የምሳ እረፍቶዎ ምን ያህል ጊዜ ነው? ለሚለው ጥያቄ የምሳ እረፍቴ። አንድ ሰዓት አካባቢ ነው ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ድረስ ያለው የኔ የእረፍት የምሳ የእረፍት ጊዜ ነው ማለት ነው። ስለዚህ በዛ ጊዜ ውስጥ ምሳ እበላለሁ። ልጆችን አሰማራለሁ እንከባከባለሁ ቡና እጠጣለሁ። እና እረፍት የተወሰነ እረፍት አድርጌ ወደ ለስራ ዝግጁ የሚሆንበት ጊዜ ነው። ስለዚህ የጊዜ ለአንድ ሰዓት ያህል በምሳ አሳልፋለሁ ማለት ነው። ስለዚህ በዚች ሰዓት ከሰባት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል ለምሰራው ስራ በቂ የሆነ እረፍት የማገኝበት የምፈልገውን ምሳ የምግብ አይነት የምመክበት ጊዜ ስለሆነ እንደ መዝናኛም የምቆጥራት ጊዜ ናት ማለት ነው። ይቺ ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ያለቻት ጊዜ።

የምትወደው ፊልም ምንድነው? የሚለው እኔ የምወደው ፊልም ብዙ ፊልሞችን እወዳለሁ ግን ብዙ ጊዜ አላይም የማየት እድሉ የለኝም ምክንያቱም ጊዜን ስለሚሻማብኝ ማለት ነው። ግን እኔ በጣም ካየኋቸው ፊልሞች በጣም የምወደው ፊልም የወንዶ ጉዳይ የሚባል የአማርኛ ፊልም ነው። ይሄን ፊልም በጣም ነው የምወደው በጣም የሚያዝናናኝ ፊልም ስለሆነ ከሌሎች ፊልሞች በተለየ አስታውሰዋለሁ። ከዛ ውጪ ግን ሌሎች ብዙ ፊልሞች አሉ በጣም የምወዳቸው። እነዛ ፊልሞች እኔን ስራ በማይኖርበት ሰዓት እረፍት በምሆንበት ጊዜዬን ለማሳለፍ የምጠቀምባቸው በተለይ በተለይ ደግሞ ተማሪ እያለሁ ወይም ከዩኒቨርሲቲ ልክ እንደተማረኩኝ ያለኝን ጊዜ ልጅ ከመውለዴ በፊት ያለኝን ጊዜ ብዙውን ታይም ጊዜዬን የማሳልፈው ፊልም በማየት ነው። የነበር አሁን ግን ልጆች ስላሉ ቤተሰብ ሚስት ስላለ ፊልም በማየት አላሳልፍም ማለት ነው። ግን ካየኋቸው ፊልሞች የማስታውሰው የወንድ ጉዳይ የሚለው የአማርኛ ፊልም በጣም የምወደው ነው ማለት ነው

ምን አይነት መሳሪያዎች ትጠቀማለህ ለሚለው የምትጠቀማቸው መሳሪያዎች ብዙ ናቸው የተለያዩ ናቸው። ስለዚህ እነዚህ መሳሪያዎች ለምሳሌ የኔ ስራ የመማር ማስተማር ስራ ላይ ስለሆነ የተሰማራሁት። የምትጠቀመው። ለመማር ለማስተማሪያነት የምትጠቀመው መሳሪያ ፕሮጀክተር እጠቀማለሁ። ስለዚህ ይሄ ፕሮጀክተር ደግሞ ፓወር ፖይንት አዘጋጅቼ ወይም ደግሞ አጭር ኖት በማዘጋጀት ይሄንን አጭር ኖት ለተማሪዎች በሚገባ መልኩ በፕሮጀክተር እዛ ጋር። ፕሮጀክት አድርጌ ሪፍሌክት አድርጌ አሳያችኋለሁ እነሱም እያነበሁ እኔም እያነበሁክ ያንን ነገር አስረዳለሁ ማለት ነው። ስለዚህ ፕሮጀክተር አንድ የምትጠቀመው መሳሪያ ነው ማለት ነው። ከዚህ በተጨማሪ ቤት ውስጥ የምትጠቀማቸው ብዙ መሳሪያዎች። ለኤሌክትሪክ መፍቻነት ካቻቢቲ የብሎን መፍቻ እነዚህን ነገሮች ዕጠቀማለሁኝ። ከዛ ውጪ እንደ አስኪሪብቶ። እርሳስ የመሳሰሉ መሳሪያዎችን ለመጻፊያነት እጠቀማለሁ ማለት ነው።

አመራር ሚና አለህ ለሚለው የአመራር ሚና የለኝም። እኔ ብዙ ጊዜ በሃላፊነት ቦታም የመስራት እድሉ አላጋጠኝምኝም ከዚህ ውጪ ግን ያው ቤተሰብ አንድ ተቋም አንድ ድርጅት ስለሆነ ቤተሰቤን እመራለሁ ብዬ ነው የማስበው። ቤተሰብ ያለኝን ልጅ ሚስት እንዲሁም በዙሪያው ያሉ እህት ወንድሞችን የተሻለ ኑሮ እንዲኖሩ የተሻለ ስራ እንዲሰሩ አቅደው በደንብ እንዲቀሰቀሱ ምክር እለግሳለሁ የአመራርነት ሚናም ይህንን አድርጉ ይህንን አታድርጉ የሚል እንትን እሰጣለሁ እንጂ። በአመራር ደረጃ በሃላፊነት ቦታ ተወዳድሬ ወይም ደግሞ እዛ ጋር እንትን ብዬ ግን አገልግሎት የሰጠሁት ነገር የለም። ከዛ ውጪ ግን ያው ቤተሰቦችን በደንብ የምመራበት የራሴ የሆነ የቤተሰብ እቅድ አለ። በዚያ እቅድ መሰረት ቤተሰቦቼን እመራለሁ ልጆቼን ሚስቴን እንዲሁም ቤተሰቤን እናት አባቴን እመራበታለሁ ማለት ነው።

ድንጋይ ስብስብ ታደርጋለህ ለሚለው ጥያቄው በርግጥ ብዙ ግልጽ አይደለም ግን። ድንጋይ ትሰበስባለህ ወደሚለው ልውሰደውና ድንጋይ ከድንጋይ ጋር የሚያገናኝ ስራ ብዙ ጊዜ የለኝም። ድንጋይ ያው ለቤት መስሪያ ለግንባታ ቤትን ለመስራት መሰረቱን ለማውጣት የምንጠቀምበት ዋና የግብአታችን ነው። እንዲሁም ተፋጭቶ ጠጠሮች በመሆን ለመንገድ ስራ እንዲሁም ቤት ለመስራት የምንጠቅምበት እንትን ነው። ስለዚህ ይህንን ደግሞ የመሰብሰብ ወደ አንድ ቦታ የማከማቸት የመግዛት እንትኑ አለ እቅዱም አላማውም አለ ከዚህ በፊቱም ልምዱ አለ። ለምሳሌ ቤተሰቦቼ ቤት ሲሰሩ። ቤታቸውን አርማታ ለማድረግ ድንጋይ ተጠቅመዋል ስለዚህ ያንን ድንጋይ ካለበት አሰባስበን ለቤት መስሪያነት አገልግሎት አውለነዋል ማለት ነው። ስለዚህ ድንገት በጣም ጠቃሚና አስፈላጊ ነገር ስለሆነ የመሰብሰብ ልምዱ አለኝ ማለት ነው

ሰዎችን በአይን ትመለከታለህ? ለሚለው አዎ ሰዎችን በአይን ነው የምመለከተው። ምክንያቱም ሰዎችን ሁኔታ እንቅስቃሴያቸውን የስራ ሁኔታቸውን በአይን ካላየሁ መረዳት አይቻልም። ምክንያቱም ነገር በአይን ይገባል እንዲሉ አበው ሰዎች ሲያወሩ ሲናገሩ የሆነ ትንታኔ ሲሰጡ ሲያስተምሩ በደንብ አይን ላይን ካልተያየህ ምንም አይነት እንትን ላይሰራ ይችላል ወይም ደግሞ የምትፈልገውን መረጃ ላታገኝ ትችላለህ። ትኩረት ሰጥቼ ላላየው ላላገኝ ላልይዘው ስለሚችል ምንድነው? የማደርገው ሰዎች ሲያወሩ በደንብ አይን ለአይን በመታያየት በመከታተል። ሲሄዱም የሚያደርጉትን እንቅስቃሴ ምን ማድረግ እንደፈለጉ ልክ በአይን አይቼ የሚያደርጉትን እንቅስቃሴ መገመት እችላለሁ ማለት ነው። ስለዚህ ሰዎችን በአይን መከታተል በጣም አስፈላጊ ነገር ነው ብዬ ነው የማስበው። ድርጊታቸውን ምን መስራት እንደፈለጉ ያለውን እንትን እንቅስቃሴ ሙሉ በሙሉ ለመከታተል ሰዎችን አይን ለአይን ማየት መከታተል ያስፈልጋል ማለት ነው

የምትወደው መጠጥ ምንድነው? ለሚለው እኔ የምወደው መጠጥ ብዙ መጠጥ እወዳለሁኝ። ያ ማለት ግን አልኮልን የአልኮልነት ይዘት ያላቸውን መጠጦች ሳይሆን ለምሳሌ ውሃ መጠጥ ነው ብዬ ነው የማስበው ስለዚህ ውሃ ብዙ ጊዜ የምወደው የምጠጣው የመጠጥ አይነት ነው። ከዛ በተጨማሪ ግን ቢራ ከሌሎች የተሻለ ከጠላ ከአረቂ በተሻለ መልኩ የምወደው የመጠጥ አይነት ነው። ምክንያቱም ቢራ በምጠጣበት ሰዓት ለሰውነቴ የሚመች ሆኖ ስላገኘሁት የአል ኮል ኮንተንት መጠኑም ዝቅተኛ ስለሆነ ቢራን ብዙ ጊዜ የምጠጣው መጠጥ ነው። ከዚያ ውጭግን በባህላዊ መንገድ የሚዘጋጀው ጠላ ብዙ ጊዜ ለኔ ስለማይመቸፕን እሱንን ብዙ አልወደውም አል አጠጣውም ማለት ነው። ብዙ ሰው በአብዛኛው ሰው ግን የሚወደው ጠላ ይወዳል በባህላዊ መንገድ የተዘጋጀውን ጠላ በጣም ብዙ ሰው ይወደዋል ይጠቀመዋል። እኔ ግን በአጋጣሚ ይህንን መጠጥ ብዙ አልወደውም ስለዚህ በጣም የምወደው ቢራ ነው። ከዛ ውጪ ግን አልፎ አልፎ በባህላዊ መንገድ የሚዘጋጀውን አረቂም እጠቀማለሁ እወዳለሁ ማለት ነው።

ብዙ ሰነዶች ታዘጋጃለህ ለሚለው ጥያቄ ብዙ ሰነዶችን አላዘጋጅም። ምክንያቱም እኔን ያለ ለማዘጋጀት የሚጋብዘኝ ብዙ ነገር ስለሌለ። ብዙ ሰነዶችን አዘጋጅቼ አላውቅም። ግን አልፎ አልፎ አንዳንድ የጨረታ ሰነዶች የማዘጋጀት እድሉ ይገጥመኛል። እንዲሁም እንደ ሰነድ ካየነው ለምሳሌ የተማሪዎችን ሀንድአውት የማዘጋጀት የራሴን ፕሮፋይል ሰንዶ የማስቀመጥ ልምዱና እንትኑ አለኝ ማለት ነው። ስለዚህ ብዙ ጊዜ ግን የኔ ስራዬ መማር ማስተማር ስለሆነ። ሰነዶችን የማዘጋጀት እና ሰነድ የማስቀመጥ ልምዱ የለኝም። የራሴ የሆኑ ንብረቶችን ግን በሰነድ መልኩ በደንብ በቅደም ተከተል ሲቪዬን ሊሆን ይችላል። የስራ ልምዴል ሊሆን ይችላል የትምህርት ማስረጃዬን ሊሆን ይችላል ያሉ ሰነዶችን በሙሉ በስራት ሰንጄ አስቀምጣለሁ ማለት ነው። እንጂ ለሌላ ስራ የሚውል ወይም ደግሞ በስራ የጋር በተገናኘ የማዘጋጃቸው ሰነዶች የሉም ማለት ነው።

ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው ስብሰባ? እንደየሁኔታዎች እንደየወቅታዊ ሁኔታዎች እንደየስራ ብዛቶች የሚለያይ ቢሆንም ግን ስብሰባ የምናደርግባቸው ጊዜዎች በሳምንት አንዴ በወር ሳምንታዊ ስብሰባ አለ ወርሃዊ ስብሰባ አለ አመታዊ ስብሰባዎች አሉ ማለት ነው። ስለዚህ እንደየሁኔታው ቢያንስ በሳምንት አንዴ የመሰብሰብ ባህሉ አለን። ስራዎችን የምንገመግምበት ምን ችግር አጋጠመ ምን አይነት ለውጥስ አለ የሚለውን የምናይበት የምንገመግምበት እርስ በእርሳችን ሀሳብ የምንለዋወጥበት ስለሆነ ስብሰባ። እነዚህ ስብሰባዎች ወይም ደግሞ የሆነ ችግር ሲያጋጥም ለዚያ ችግር ምን አይነት መፍትሄ እንስጥ ምን አይነት እርምጃዎችን እንውሰድ የሚለውን ለመወሰን ለስብሰባ በጣም አስፈላጊ የሆነ ነገር ነው። ስለዚህ ስብሰባዎች ግን የሚካሄዱት ልክ አስፈላጊ በሆነበት ሰዓት ስራን በማይጎዳ መልኩ በሳምንት አንዴ ሊሆን ይችላል በወር አንዴ ሊሆን ይችላል። እንደየሁኔታው ስብሰባዎች እናደርጋለን ማለት ነው።

በምንጣፍ ላይ ትቀመጣለህ ለሚለው ጥያቄ አዎ ነው መልሴ። ምክንያቱም ምንጣፍ ላይልክ ቤት ብዙ ጊዜ ቤታችን ምንጣፎች አሉ። የተለያዩ ምንጣፎች አሉ ስለዚህ እነዚያ ምንጣፎች ላይ ጫማ አውልቀን ነው የምንገባው በየሰአቱ ስለሚጸዱ። ጫማችንን ላለማቆሸሽ ቤቱን ላለማቆሸሽ ምንጣፉን ላለማቆሸሽ። ጫማ አዉልቀን በካልሲ ነው የምንገባው ስለዚህ። በዚህ ሰዓት ደግሞ ልክ ዘና ለማለት ከስራ የዋለ አእምሮአችንን ሰውነታችንን አረፍ ለማድረግ ልክ ምንጣፍ ላይ ቁጭ ብለን እግራችንን ዘርግተን ዘና ብለን ከልጆቼ ጋር የምንጫወትበት የሁኔታ አለ ማለት ነው። ስለዚህ ምንጣፍ ላይ ሁሌ ነው የምቀመጠው። በተለይ ወደ ምሽት አካባቢ ቅዝቃዜም በማይኖርበት ሰዓት። እዛ ምንጣፍ ላይ ጫማዬን አውልቅና ልጆቼ ጋር አጫውታለሁ ማለት ነው። አጫውታለሁ እንከባከባለሁ ምግብም ካለ እዛ ምንጣፍ ላይ ቁጭ ብለን ልጆቼን አበላለሁ ማለት ነው። ስለዚህ ምንጣፍ ላይ መቀመጥ ብዙ ጊዜ እኔን በጣም የሚያስደስተኝ ነገር ስለሆነ ዘናም ስለሚያደርገኝ ብዙ ጊዜ እቀመጣለሁ ማለት ነው

ላፕቶፕ አለ ለሚለው ጥያቄ ላፕቶፕ አለኝ። ምክንያቱም ላፕቶፕ እኔ የራ የመማር ማስተማር ስራ ስለሆነ ለዛ የሚያግዘኝ የግድ ላፕቶፕ ስለሚያስፈልገኝ በየሰአቱ በየወቅቱ የመምህርነት የመዘጋጀት ልምዱ አለ ስለዚህ ሁሌ መዘጋጀት ራሴን ለተሻለ እውቀት ለተሻለ መረጃ ለዝግጁ ስለማደርግ ላፕቶፕ የራሴ አለኝ። ስለዚህ ይሄ ላፕቶፕ አነብበታለሁ ዩቱዩብ አይበታለሁ አዳዲስ መረጃዎችን የምፈልግበት ስለሆነ ለአውቶፕ እጠቀማለሁ እንዲሁም የስራ ተቋሙ ለስራ እንዲያመች ብሎ የራሱ ገዝቶ የሰጠን ላውቶፕ አለ። ስለዚህ ይሄንን ላውቶፕ በአግባቡ በመጠቀም የምፈልግበት የምፈልገውን መረጃ የማገኝበት ስለሆነ የራሴ የሆነ ላብቶብፕ አለኝ ማለት ነው።

ወደ ስራ በሰአቱ ትደርሳለህ ለሚለው አዎ በደንብ ነው የምደርሰው ምክንያቱም ወደ ስራ ለመግባት የራሳችን የዩኒቨርሲቲ የተቋሙ የራሱ የሆነ መኪና የትራንስፖርት መኪና አለው። ስለዚህ ያንን መኪና የግድ ካለፈኝ ሌላ ትራንስፖርት እንድትጠቀም ስለሚያስገድደኝ የግድ አንድ ሰዓት ከሃያ አካባቢ አንድ ሰዓት ተኩል ተነስቼ ልክ ሁለት ሰዓት ለስራ እገባለሁ ማለት ነው። ምክንያቱም የስራ ሰዓት በእኔ መስሪያ ቤት ሁለት ሰዓት ነው ስራ መጀመር ያለብኝ። ስለዚህ አንድ ሰዓት ተኩል ተነስቼ እዚህ ሁለት ሰዓት እደርሳለሁ ማለት ነው። ስለዚህ ወደ ስራ ሁሌ በሰአቱ ነው የምደርሰው። በሰአቱ ደርሼ መዘጋጀት ያለብኝ ነገር ካለ እዘጋጃለሁ። ከዛ ውጪ ደግሞ ዘና ብዬ ወደ ሽንት ቤትም መሄድ ካለብኝ ራሴን ፍሪ ለማድረግ የተወሰነ መረጋጋቶችን እንትን ለማለት። ለመስጠት ለአእምሮዬ ለሰውነቴ ቀድሜ በሰአቱ በመገኘት አስፈላጊውን ዝግጅት አድርጌ ወደ ስራዬ ወደ እገባለሁ ማለት ነው

ዋና ሀላፊነቶችህ ምንድን ናቸው? ለሚለው የኔ ዋና ሀላፊነቶች እንደሚታወቀው የምሰራው በዩኒቨርሲቲ ውስጥ ነው ዩኒቨርሲቲ ውስጥ የመማር ማስተማር ስራ ነው የምሰራው። ስለዚህ ዩኒቨርሲቲው ደግሞ የራሱ የሆኑ ተልእኮዎች አሉት ከእነዚህ ተልእኮዎች መካከል አንደኛው መማር ማስተማር ነው። ሁለተኛው የማህበረሰብ አገልግሎት የመስራ የመስጠት ነው። ሶስተኛው ሪሰርች የመስራት ሪሰርች ጥናት እና ምርምር የማድረግ ሀላፊነቶች ናቸው ማለት ነው። የኔ ያሉብኝ ስለዚህ የዩኒቨርሲቲው ሀላፊነቶች ማለት ደግሞ የኔ ሀላፊነቶች ናቸው እኔን የማስፈጽማቸው። ስለዚህ እነዚህን ሀላፊነቶች አንደኛው ዋናው ስራዬ የመማር ማስተማር ቢሆንም ጎን ለጎን ግን የምርምር ጥናት የምርምር ጥናቶችን እሰራለሁ። እንዲሁም የተለያዩ የማህበረሰብ አገልግሎቶችን እሰራለሁ ማለት ነው። በማህበረሰቡ ውስጥ ያሉ አንዳች ችግሮች ካሉ እነዚህን ችግሮች በመለየት ለእነዚህ ችግሮች መፍትሄ የመስጠት ስራዎችን እሰራለሁ ማለት ነው።

ለበጎ አድራጎት ሰርተህ ታውቃለህ ለሚለው ያው በተለያዩ አጋጣሚዎች ሰርቼ አውቃለሁ ብዬ ነው የማስበው። ምክንያቱም በአንደኛ ተወልጄ ባደኩበት አካባቢ የተለያዩ ሽማግሌዎች አሉ እነዚያን ሽማግሌዎች በተለያየ ስራ የስራ ጫና በሚኖርባቸው ሰዓት ስራቸው ላይ ለምሳሌ እርሻ ማረስ ሊሆን ይችላል አጨዳ ማጨድ እህል መሰብሰብ የተለያዩ የእህል ውጤቶችን ወደ ቤት የማጓጓዝ ሊሆን ይችላል እነዚህን ስራዎች ሰርቼ አውቃለሁ። ከዚህ በተጨማሪ ግን በዚህ በምሰራበት ድርጅት የማህበረሰብ አገልግሎት የሚባል አለ ስለዚህ የማህበረሰብ አገልግሎት ደግሞ ክፍያ የማይጠየቅበት ስለሆነ እኔ እውቀቴን ጉልበቴን ተጠቅሜ ማህበረሰቡን ሊጠቅሙ የሚችሉ ነገሮችን የምሰራበት አጋጣሚ አለማለት ነው። ይሄ ስራዬም ስለሚያስገድደኝ ሁሌ የማደርገው በየአመቱ የተወሰኑ የማህበረሰብ ስራ አገልግሎቶችን የማከናውንበት አጋጣሚ አለ ማለት ነው። ከዚህ በተጨማሪ ግን የተለያዩ በጎ አድራጎት ስራዎች ሰርቼ አውቃለሁ

የልደትህን እንዴት ታከብረዋለህ ታከብራለህ ለሚለው ጥያቄ? እኔ ልደቴን ብዙ ጊዜ አክብሬ አላውቅም። ልደቴም አስቤው እውላለሁ እንጂ እንዲሁ በዝግጅት በፕሮግራም እንደዚህ ነው ተብሎ ድግስ ተደግሶለት አክብሬው አላውቅም። እኔ እኔም ማከብርው የማነው የልጆችን ልደት ነው የማከብረው የልጆችን ልደት ሁለት ልጆች አሉ የነሱ ልደት ግን። ሁሌ መጋቢት አምስት እና መጋቢት አስራ ሰባት የሁለቱ ልጆች ልደት ስለሆነ ይህንን ቀን በደንብ ኬክ በማዘጋጀት የተለያዩ ፊኛዎችን ቤት በማስዋብ ለልጆች አዲስ ልብስ በመግዛት የማከብርበት ሁኔታ አለ። እንጂ የኔ ልደት አክብሬው አላውቅም። ምናልባትም ግን ካከበርኩት አንዴ ቤተሰብ ላይ እያለሁ አክብረውልኛል አጋጣሚ እኔም ባላወቁት መንገድ ሰርፕራይዝ አድርገውኝ ያውቃሉ። ከዚያ ውጪ ግን እኔ ልደቴን ፕሮግራም ይዤለት አክብሬው አላውቅም ማለት ነው።

በባህላችሁ ሰርግ እንዴት ይከናወናል? ለሚለው በእኛ ባህል መሰረት ሰርግ የሚከናወነው። ሁለቱ ጥንዶች ይተጫጫሉ እንደዛ ማለት ወንዱ ሴቷን ያጫታል ይጠይቃታል የእሷን ፈቃደኝነት ከጠየቀ በኋላ ለቤተሰብ ያቀርባል። ቤተሰብ ደግሞ ያለውን ነገር መርምሮ አይቶ ፈቃደኝነቱን ይገልጻል ማለት ነው። ስለዚህ የሁለቱ ቤተሰቦች። የሰርጉን ቀን ቀን ይቆርጡና በዚህን ቀን ሰርጉ ይሆናል ብለው ከዛ በኋላ ለዚያን ቀን የሚሆን የተለያዩ ዝግጅቶችን ድግሶችን ያዘጋጃሉ ማለት ነው። በላ ምግብ የተለያዩ ምግቦችን ያዘጋጃሉ። ለወዳድ ዘመዶቻችሁ ዘመዶቻቸውም ጠሪውን ያስተላልፋሉ ማለት ነው። ስለዚህ ካስተላለፉና ዝግጅቱ ካለቀ በኋላ ምንድነው የሚደረገው? ያው በቀኑ በተቆረጠለት እለት። ከሁለቱም ቤት ይደገሳል ስለዚህ የወንዱ ሙሽራ ወደ ሴቷ ሙሽራ ቤት በመሄድ ልጅቷን ሆ እያለ በልልታና በጭፈራ ይዞ ወደ ራሱ ቤተሰቦች ይሄዳል ወደ ራሱ ቤተሰቦች ወስዶ። የተለያዩ ጭፈራዎች ምኖች ከተካሄዱ በኋላ። በበነገው ደግሞ እንደገና ምላሽ የሚባል ጥሪ ያለ ስለዚህ በምላሹ ደግሞ የተወሰኑ ሚዜዎችን ይዞ ወደ ሴቷ ቤተሰቦች የሚመጣበት አጋጣሚ አለ። ስለዚህ በበአላችን መሰረት ሰርግ በዚህ መልኩ ነው የሚከናወነው ማለት ነው።

አዲስ አመትን እንዴት? ታከብራለህ ለሚለው አዲስ አመትን በጣም ደስ ብሎኝ በቃ ፈታ ብዬ ከአሮጌው አመት ወደ አዲሱ አመት የምሸጋገርበት ስለሆነ የተለያዩ ዝግጅቶችን በማድረግ ነው የማከብረው። ከእነዚህ ዝግጅቶች መካከል አዳዲስ ልብስ በመግዛት ለልጆቼ ለሚስቴ እና ለራሴም ልብስ በመግዛት እንዲሁም የተለያዩ የሚበሉና የሚጠጡ ነገሮችን በማዘጋጀት ለምሳሌ ከሚጠጡ ነገሮች ጠላ ሊዘጋጅ ይችላል ባህላዊ የሆነ ጠጅ ከማር የሚሰራ ጠጅ ሊሰራ ይችላል ማለት ነው። እንዲሁም አረቄ እንደአስፈላጊነቱ ቤቱ እንዳፈራው ይሰራል ማለት ነው። ከዚህ በተጨማሪ ደግሞ በግ ሊኖር ይችላል የበግ ወይም ደግሞ የፍየል እርድ ስጋ ማለት ነው። ወይም ደግሞ እንደአስፈላጊነቱ ከብት ሊታረድ ይችላል በሬ በጋራ በማህበር ተደራጅተን የምናርድበት አጋጣሚ አለ ማለት ነው። ስለዚህ ባዓሉ ከደረሰ በኋላ ይሄንን ዝግጅት በምንድነው የምናደርገው? በጓደኛ በቤተሰብ በየቤቱ በመጠራራት ቡና በማፍላት ጠላ ጠጅ ምግብ ስጋ በመብላት በቃ ደስ ብሎን የምናሳልፈው የምናከብረው በዓል ነው ማለት ነው። አዲስ አመት

በቀን ስንት ሰዓት ስልክ ትጠቀማለህ? ነው የሚለው በቀን የም ስልክ የምጠቀመው። እንደ አስፈላጊነቱና እንደ ቀኑ ሁኔታ ነው። አሁንም በደንብ ጥርት ያለ በቀን ይሄን ያህል ሰዓት ማለት አልችልም ግን በሬንጅ ደረጃ ስልኬን እጠቀማለሁኝ ስልኬን ስልክ ለመደወል እጠቀምበታለሁ። የተለያዩ ማህበራዊ ሚዲያዎችን ለማየት ቴሌግራም ፌስቡክ ጂሜል ለማየት እጠቀምበታለሁ። ስለዚህ ይሄን ስትጠቀም ግን ሙሉ ቀኑን አልጠቀምበትም ምክንያቱም ስልክ መጠቀም አንዳንዴ የራሱ የሆነ ጉዳትም ስላለው ማለት ነው። ስለዚህ በቀን ውስጥ ለመደወል ለምሳሌ ከአስራ አምስት ደቂቃ እስከ ሃያ እስከ ስላሳ ደቂቃ ላወራ እችላለሁ ከዘመድ ጋር ከቤተሰብ ጋር ከወንድም ከእህት ጋር ላወራ እችላለሁኝ። ከዛውጭ ግን ፌስቡክ ምናልባት አንድ ሰዓት ፌስቡክ እና ሌሎች ማህበራዊ ሚዲያዎችን ቴሌግራምን ጨምሮ ለአንድ ሰዓት ለሁለት ሰዓት ልጠቀም እችላለሁ ማለትነው። በተለይ ከስራ ቦታ ስመለስ ማታ አካባቢ ብዙ ጊዜ ማህበራዊ ሚዲያዎችን የማየት አጋጣሚዎች አሉ ፌስቡክ የማየት ቴሌግራም ቲክቶክ ዘና የማለት በቲክቶክ እነዚህ እነዚህ ነገሮች አሉ ማለት ነው። ስለዚህ ለስንት ሰዓት ለሚለው በትክክል እንደዚህ ነው ብሎ መገመት እና ማስቀመጥ አይቻልም። ከዛ ውጪ ግን ለማህበራዊ ሚዲያ ከአንድ ሰዓት እስከ ሁለት ሰዓት በቀን እጠቀማለሁ። ለስልክ ለማውራት ደግሞ ከአስራ አምስት ደቂቃ እስከ ሰላሳ ደቂቃ። ግፋቢልም አንዳንዴ ቤተሰብ ጋር በጣም በማ በማወራበት ጊዜ እስከ አርባ ደቂቃ እስከ ሃምሳ ደቂቃ ልሄድ እችላለሁ ማለት ነው። ስለዚህ ይሄ ነው ያለኝ

ስልክህን ምን ያህል ጊዜ ታሞላለህ ለሚለው ጥያቄ? ስልኬን የምሞላው በሁለት ቀን በሶስት ቀን ልዩነት ነው ማለት ነው። በሁለት ቀን ልክ የሚወሰነው አሁንም እንደ አጠቃቀሜ ነው። እንደ ስልክ አጠቃቀሜ ነው ስልኬ ብዙ ጊዜ ብዙ ጊዜ የምጠቀመው ከሆነ ቶሎ ቶሎ እሞላለሁ። ብዙ ጊዜ የማልጠቀመው ከሆነ ግን ብዙ ሰዓት ብዙ ጊዜ ብዙ ቀኖችን ሊያስጠቅመኝ ይችላል ማለት ነው። ስለዚህ የምሞላው ምናልባትም ሶስት ቀን በአራት ቀን እስከ ሳምንትም የሚሄድበት አጋጣሚ ይኖራል ማለት ነው። ስለዚህ እንደ አጠቃቀሜ ይወሰናል ማለት ነው። የስልክ አሞላሌ

ጢም ታቆያለህ ለሚለው አዎ ጢም አቆያለሁ ወይ? ብዙ ጊዜ ጢሜን ቶሎ ቶሎ አልስተካከለውም ቶሎ ቶሎ አልቆረጠውም ማለት ነው። ምክንያቱም እኔ ብዙን ጊዜ ምንድነው የማደርገው ጺሜን የምስተካከለው አብሬ ፀጉሬን ስስተካከል ነው። ፀጉሬን ስሰራ ስሰራ ልክ በወሩ በወርከ ሳምንት ሊሆን ይችላል እንደ አስፈላጊነቱ ወይ በሶስት ሳምንት ነው። አብሬ እንጂ ለጺሜ ብዬ የምሄድበት አጋጣሚ የለም። ምክንያቱም ያለኝ ጺም አንደኛ ብዙም እንዲህ ሙልት ብሎ የበቀለም አይደለም ሳሳ ያለ ስለሆነ ቶሎ ቶሎ የማደግ እድሉ ዝቅተኛ ነው ማለት ነው። ከዛ ውጪ ግን እኔም በተፈጥሮዬ ልክ ቀስ ብዬ ነው አንዳንዴ እንደውም በጣም ሲያድግ ቤተሰብ ምን ይለኛል ሄደህ አትስተካከልም ወይ የሚል አስተያየትም ይሰጠኛል። እና ብዙ ጊዜ ጺሜን የመስተካከል እንትኑ ልምዱ የለኝም ማለት ነው።

ስልጠና ትወስዳለህ ለሚለው አዎ የተለያዩ ስልጠናዎችን በአገኘሁት አጋጣሚ እወስዳለው። ለምሳሌ ለትምህርት እውቀት ድጋፍ የሚያደርጉልኝ የተለያዩ ስልጠናዎች ለምሳሌ የሶፍትዌር ስልጠና የተለያዩ ሙያዊ የሆኑ ስልጠናዎች አስተዳደራዊ የሆኑ ስልጠናዎችን ባገኘሁት አጋጣሚ እድሉን ሳገኝ እጠቀማለሁ እወስዳለሁ ማለት ነው ለምሳሌ ሶፍትዌር የተለያዩ ሶፍትዌሮችን የመሰልጠን እድሉ አጋጥሞኛል ለምሳሌ ሲቪል ሲቪል ስሪዲ የሚባል ሶፍትዌር ለኢንጂነሪንግ ለመንገድ ስራ የሚያገለግል ሶፍትዌር እሱን እሰለጥናለሁ ሰልጥኛለሁም እንዲሁም ሌሎች ስልጠናዎች አውቶካድ ስልጠና የማይክሮሶፍት ስልጠና የተለያዩ ስልጠናዎችን የመውሰድ እድሉ አጋጥሞኛል ማለት ነው። ስለዚህ ስልጠናዎች አንደኛ የኔን እውቀቴን የሚያዳብሩልኝ ከፍ የሚያደርጉልኝ ልምዴ የማገኝባቸው ስለሆኑ በጣም ስለምወዳቸው ራሴንም አፕዴት ወይም ደግሞ በትምህርት ደረጃ ከፍ ማድረግ ስለምፈልግ የተለያዩ ስልጠናዎችን እወስዳለሁ ማለት ነው

ስለ ቤተሰብህ ንገረኝ ካለኝ እኔ ተወልጄ ያደኩት ዳንግላ ከተማ በምትባል በአማራ በኢትዮጵያ በአማራ ክልል የምትገኝ ትንሽዬ ከተማ ናት። ስለዚህ የተወለድኩት ከእናቴ ከእናትና ከአባቶቼ ነው የተወለዱት ስለዚህ አስተዳደጌ ምን ይመስላል እዛው ከቤተሰቦቼ ጋር ሆኜ ከብት ጥጃ ወይም ደግሞ በግ እና ፍየል በመጠበቅ ነው። ቤተሰቦችን በማገዝ ያደኩት እስከ አስር አምስት ድረስ ከዛ በኋላ ወደ ትምህርት ቤት ገባሁ ከትምህርት ቤት በኋላ ወደ ተለያዩ ተቋማት ዩኒቨርሲቲዎች በመግባት የተለያየ ትምህርቴን ተከታትያለሁ። ከዛ በኋላ ግን በደብረ ማርቆስ ዩኒቨርሲቲ ተቀጥሬ በመማር ማስተማር ላይ እገኛለሁ። አሁን ትዳር መስርቸት የሁለት ልጆችን ወልጄ እገኛለሁ። ማነው? ስለዚህ በአሁኑ ሰዓት የምገኘው በደብረማርቆስ በኢትዮጵያ በአማራ ክልል በደብረማርቆስ ከተማ በመማር ማስተማር ላይ እገኛለሁ። ማለት ነው።

የአካል ብቃት እንቅስቃሴ ታደርጋለህ? ለሚለው አዎ የአካል ብቃት እንቅስቃሴ በየእለቱ በየቀኑ። ልክ መደበኛ ስራዬ አድርጌ የማደርገው እንቅስቃሴ ነው። ምክንያቱም የአካል ብቃት እንቅስቃሴ ለብዙ ነገሮች ስለሚጠቅም ማለት ነው። ሰውነቴ ጠንካራ እንዲሆን አጥንቴ በደንብ ጠንካራ እንዲሆን የምበላው ምግብ በደንብ እንዲፈጭ ያደርጋል ማለት ነው። እንቅስቃሴዎችን ማድረግ ከዚሁም በተጨማሪ የአእምሮ እድገት አካላዊ እድገት ያከ ያደርግልናል ማለት ነው። አካላችን ሰውነታችንም ሁሌ እንቅስቃሴ ስናደርግ ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ብዙ ሰው ሁሌ አዘውትሮ ቢያደርግ እኔ እመክራለሁ ምክንያቱም ንቁ ነው። የሚያደርገው በቃ ስራችንን በተቀላጠፈ በንቁ ሁኔታ እንድናከናውን በንቃት እንድናከናውን ስለሚያግዘን። ሁሉም ሰው ጠዋት ጠዋት ከ አርባ ደቂቃ እስከ አንድ ሰዓት እንቅስቃሴ ቢያደርግ እመክራለሁ። ምክንያቱም ከዚያ ውጪ ግን የተለያዩ በሽታዎችም ሊከሰቱ ይችላሉ። ዝም ብለን ቁጭ በምንልበት ሰዓት የደም ግፊት የተለያዩ ካንሰር የመሳሰሉት በሽታዎች ሊከሰቱ ይችላሉ። ጉንፋን በቀላሉ ሊይዘን ይችላሉ። ማነው ስለዚህ የበሽታ የመከላከል አቅማችንንም ከፍ ለማድረግ የአካል ብቃት እንቅስቃሴ ማድረግ በጣም ነው የምወደው በጣም ደስ ይለኛል። ማለት ነው

የደንበኛ እርካታን ታሳውቃለህ ለሚለው አዎ እኔ ደንበኛ ብቻን እርካታቸው ምን ያህል እንደሆነ ማወቅ እፈልጋለሁ ማሳወቅ እፈልጋለሁ ማለት ነው። ስለዚህ ብዙ ጊዜ በምሰራው ስራ ላይ ስራዬን ከሰራሁ ከጨረሱ በኋላ ደንበኞቼ ምን ያህል በዚያ በስራዬ እንደረኩ የተለያዩ መጠየቆችን በማዘጋጀት እጠይቃለሁ እነሱም እንዲያውቁ አደርጋለሁ ማለት ነው። ስለዚህ በዛ በማገኘው ጥያቄ መጠየቅ መሰረት ለወደፊቱ የማስተካከላቸው ነገሮች ይኖራሉ ወይም ደግሞ ጠንካራ ጎኖችን ካሉ በዛው እንድቀጥል ያግዙኛል ማለት ነው። ስለዚህ የደንበኛ እርካታን ማሳወቅ እወዳለሁ። ለምሳሌ ትምህርት በማስተምርበት ሰዓት ተማሪዎች ያስተማሩት ትምህርት ግልጽ ሆኖላቸዋል ወይስ አልሆነላቸውም የሚለውን ለማወቅ እጠይቃቸዋለሁ። ጥያቄ ወይም ደግሞ ያልገባቸው ነገር ካለ እጠይቃቸዋለሁ ከዚህም በተጨማሪ አስተያየት በየ በየወቅቱ ምን አስተያየት አላችሁ ምን ብናደርግ ይሻላል? በዚሁ እንቀጥል ወይስ አካሄዳችንን እንቀይር የሚለውን? የተለያዩ አስተያየቶችን በመቀበል ከዚህም በተጨማሪ መጨረሻ ሰሚስተር መጨረሻ ላይ በወረቀት ጽፈው ምን አይነት አካሄድ እንደነበረ ልክ ያላቸውን ሀሳብ እንዲቀልጹ እያንዳንዱ ተማሪ የራሱን አስተያየት ለኔ ለወደፊትም ስለሚጠቅመኝ እንዲገልጹ የማደርግበት አጋጣሚ አለ ማለት ነው።

የትኛውን የቀኑን ሰዓት ትወዳለህ ለሚለው? እኔ ቀኑን በአብዛኛው ቀኖች እወዳቸዋለሁ ሁሉንም ሰአቶች እወዳለሁ ግን በአብዛኛው ከተባለ ግን ጠዋትን እወዳለሁ ጠዋት ሁለት ሰዓት ላይ ወደ ስራ የምገባበት ሰዓት ስለሆነ አብዝቼ የምወደው ሰዓት ነው ማለት ነው። ስለዚህ በዚህ ሰዓት የተዘጋጀሁበትን ለምሳሌ ክላስ የምገባ ከሆነ ወደ ክላስ ለመግባት ከዚህ በፊት ቀደም ብዬ የተዘጋጀሁባቸው ትምህርቶች አሉ ርዕሶች አሉ እውቀቶች አሉ ስለዚህ እነዚያን እውቀቶች ለተማሪዎች የማስተላልፍበት ሰዓት ስለሆነ። ወይም ደግሞ ሰው የሚፈልገኝ ሰው ካለ ልክ በንጹህ አእምሮዬ ተኝቼ አድርጌ ንጹህ የሆነ አእምሮ ይዤ ወደ ስራ የምገባበት ስለሆነ ያልደከመ አእምሮዬ ያልደከመበት ሰዓት ስለሆነ በዚህ ሰዓት በጣም የምወደው ነው ማለት ነው። ስለዚህ ሁለት ሰዓት ላይ ስራ መስራትም በጣም ደስ ይለኛል። ወይም ደግሞ የተለያዩ ነገሮችን ማከናወን በጣም የምደሰትበት የሚያስደስትብኝ የሚያስደስተኝ ሰዓት ስለሆነ ሁለት ሰዓትን ከሌሎች ሰአቶች በተለየ እወደዋለሁ ማለት ነው

ጠዋት? ምን ትበላለህ ለሚለው ጠዋት ያገኘሁትን ነው እምበላ ብዙ ጊዜ ያገኘሁትን ዳቦ ካለ ደስ ይለኛል ዳቦ በሻይ ትኩስ ዳቦ ከሆነ በጣም እወዳለሁ። ከዛ ውጪ ግን ያገኘሁትን እንጀራ በወጥ ሊሆን ይችላል። ሌሎች ቆሎም ሊሆን ይችላል ያገኘሁትን በልቼ ነው ወደ ስራ እመወጣ ማለት ነው። ምክንያቱም ብዙ ጊዜ ላልበላም እችላለሁ። ጠዋት ላይ የተዘጋጀ ምግብ ትኩስ የሆነ ነገር ካላገኙህ ብዙ ጊዜ ጠዋት ዝም ብዬ እወጣለሁ። ምናልባት ሳንቲም ካለኝ አራት ሰዓት አካባቢ ከስራ ቦታ የተለያዩ ምግቦች ዳቦ ነገር በሻይ ወይም በቡና የምትጠቀምበት አጋጣሚ አለ። እንጂ ቤት ላይ አዘወትሬ አሁን ቁርስ ይሄን ያህል ይሄንን እበላለሁ ወይም ጠዋት ይሄንን እበላለሁ ብዬ እንትን ልል አልችልም። በቃ የተገኘውን ቤት ያፈራውን እንጀራ ሊሆን ይችላል ዳቦ ሩዝ መኮረኒ ፓስታ እነዚህ ነገሮች እንደየ እንደተገኙት መጠን እጠቀማለሁ ማለት ነው። ስለዚህ ፊክስድ የሆነ ቋሚ የሆነ ይህንን እመገባለሁ ብዬ ልገልጸው የምችል ነገር የለም ማለት ነው።

ቤተሰብ ምን ያህል ጊዜ ይሰባሰባል? ይላል ስለዚህ ቤተሰብ የሚሰባሰበው አሁንም እንደየሁኔታው ነው። ቤተሰብ ሲባል ሰፋ ይላል ባይ ዘ ዌይ ቤተሰብ አሁን እኔ የምኖረው እኔና ባለቤቴ ሁለት ልጆቼ አሁነን ነው የምኖረው። ከዛ ውጪ ግን የእሷ የባለቤቴ የሚስቴ ቤተሰቦች አሉ። የኔ ቤተሰቦች አሉ ምን ሰባሰብበት አጋጣሚ ይኖራል ሁላችንም ማለት ነው። ስለዚህ ይሄ እንደየሁኔታው ነው የሚወሰነው ለምሳሌ ቤት ላይ ከእኛ ሁለታችንም ስራ ቦታ ነው የምንለው ስድስት ሰዓት ላይ እንገናኛለን። ከዛ ማታ ከአሥራ አንድ ሰዓት ተኩል በኋላ አስራ ሁለት ሰዓት ጀምሮ ሁላችንም ቤት ነው የምንሆነው። ልጆችም ከትምህርት ቤት መልስ ቤት ላይ እንገናኛለን ማለት ነው። ከዚያ ውጪ ግን እንደ ቤተሰብ ሰፋ አድርገን ካየነው የኔን ቤተሰቦች ለምሳሌ የምንጠይቀው በበዓል ወቅት ነው? ወይ የእንቁጣጣሽ የገናን የፋሲካ ከዛ ውጭ በብሬክ ታይም ልንሰባሰብና ልንገናኝ እንችላለን ወይም ደግሞ ሰርግ የተለያዩ ሰርጎች ካሉ በሰርግ ሰዓት በክርስትና ሰዓት እንሰባሰባለን ማለት ነው። እንዲሁም ከእሷ ቤተሰቦች ከባለቤቴ ቤተሰቦች ጋር እንዲሁ በተለያዩ በዓላት ለምሳሌ በአመት የሚዘክሩት የሚካኤል ዝክር አለ በዚያ ወቅት እኛ እንገኛለን። እነሱም ከዛ ሰበሰብ ብሎ ቤተሰብ አንድ ላይ ይገኛል ማለት ነው። ከዛ ውጪ ግን በበዓላት ወቅት በአመት መለወጫ በዘመን መለወጫ ወይም በቁጣጣሽ የመስቀል የገና የፋሲካ የምንገናኝባቸው እና የምንሰባሰብባቸው ሁኔታዎች ናቸው ማለት ነው።

መዋኘት ትችላለህ ለሚለው መዋኘት እችላለሁ ዋዋና በጣም ነው የምችለው ማለት ነው። ምክንያቱም እኔ ያደኩበት አካባቢ ገጠራማ አካባቢ ነው በዚያ ገጠራ አካባቢ ደግሞ መስክ የሚባል አለ ከብቶችና በጎች ፍየሎች ጥጆች ሳር ሲበሉበት የሚውል ቦታ አለ። ስለዚህ እዚያ ቦታ ላይ ስንውል ምንድነው የምናደርገው ብዙ ጊዜ ወንዝ አለ ከዚያ ወንዝ ላይ ወራጅ የሆነ ወንዝ አለ እዚያ ወንዝ ላይ ሀይቅ የሆነ ወይም ደግሞ ጥልቀት ያለው ቦታ መርጠን ውሃ ዋና ስንለማመድ ነው የምንውለው ማለት ነው። ስለዚህ ባገኘነው አጋጣሚ እዚያ ከብት ስናግድ ስንጠብቅ እዚያ ዋናዎችን ውሃ ዋና እንለማመዳለን ተለማምደናል ስለዚህ በዚያን ወቅት እኔ በጓደኞቼ ጋር ከአብሮ አደጎቼ አብረው ከብት ከሚጠብቁኝ ልጆች ጋር በጋራ በመሆን የተለያዩ የት ዘዴዎችን በመጠቀም ውሃ ዋንን መዋኘት ች ችያለሁ ማለት ነው። ስለዚህ በአሁኑ ሰዓት ውሃ ዋና ደግሞ አንዴ ከለመድነው የማይጠፋ ነገር ስለሆነ አሁን ባገኘሁት አንዳንድ አጋጣሚ ውሃ ዋኛለሁ ስለዚህ ውሃ ዋና እችላለሁ ማለት ነው

ማንቂያ ሰዓት ትጠቀማለህ? ለሚለው አዎ እጠቀማለሁ ግን ሁሌ አይደለም ማንቂያ ሰዓት የምጠቀመው አንዳንዴ መነሳት ስፈልግ ለምሳሌ ለ ትምህርት ክላስ ለመግባት በቂ ዝግጅት ያላደረኩ ከሆነ እና ደክሞኝ ከሆነ ማታ ላይ በጊዜ ተኝቼ ስድስት ሰዓት ሰባት ሰዓት ላይ ተነስቼ ዝግጅት ለማድረግ ማንቂያ እጠቀማለሁ ወይም ደግሞ አላርም እሞላለሁ ማለት ነው። ሰአቴን ተጠቅሜ ከዛ ውጪ ግን ጉዞ ማደርግ ከሆነ ራቅ ያለ የትራንስፖርት ጉዞ የማደርግ ከሆነ አላርም እሞላለሁ ማለት ነው። ስለዚህ የአላርም ደግሞ እኔ በምፈልገው ሰዓት መነሳት በምፈልገው ሰዓት እንድነሳ ያደርገኛል ማለት ነው። ስለዚህ ማንቂያዎችን እጠቀማለሁ እንደውም አንዴ ከደብረ ማርቆስ አዲስ አበባ ለመሄድ አላርም ሞልቼ በጣም ደክሞኝ ስለነበረ ተኝቼ አላርሙም ስሞላው ተሳስቼ ይሁን አላወቁም አልፎ መኪናው አልፎኝ ሄዶ አውቃለሁ ማለት ነው። ስለዚህ እንዲህ አይነት አጋጣሚዎች አሉ ስለዚህ አላርም መሙላት በጣም አስፈላጊ ነው። ምክንያቱም በምንፈልገው ሰዓት ተነስተን የምንፈልገውን ስራ ለማከናወን ማንቂያ ሰዓት መሙላት መጠቀም በጣም ይጠቅማል እኔም እጠቀማለሁ ማለት ነው።

መዋቢያ ትጠቀማለህ ለሚለው እኔም መዋቢያ ስራዬ ብዬ የምጠቀመው መዋቢያ የለኝም። ምንድነው የማደርገው? ንፃዬን ንጽህናዬን ተጠቅ እጠቀ እጠብቃለሁ። የምፈልገውን ንጽህና ልብሴን በሰአቱ አጥባለሁ ሰውነቴን። እታጠባለሁ ከዚህም በተጨማሪ ፀጉሬን በተወሰነ ኢንተርቫል አሳጥራለሁ እታጠባለሁ ማለት ነው። ከዛ ውጪ ግን የተለየ ቅባት ወይም ደግሞ የተለያዩ የመዋቢያ ዘዴዎችን ተጠቅሜ እንትን የምጠቀም ሰው አይደለሁም። ለምሳሌ አንዳንድ ሰዎች ከንፈር ሊፕስቲክ የሚጠቀሙበት ሁኔታ አለ እንደዚህ አይነት ነገር እኔ የመጠቀም ልምዱ ባህሉም የለኝም ማለት ነው። ስለዚህ መዋቢያ ነገሮች የለም ያለኝን ነገር ግን በስርዓቱ እጠቀማለሁ። ንጽህናውን በመጠበቅ ጫማዬንም ቢሆን ልብሴን ፀጉሬን ሰውነቴን ንጽህና በመጠበቅ ያለኝን ተፈጥሮአዊ ውበት ጠብቄ እኖራለሁ። እንጂ የተለየ መዋቢያ ይሄን ነገር ባደርግ ብዬ የምጠቀመው ነገር የለም ማለት ነው።

የትኛውን ወቅት ትወዳለህ ለሚለው? እኔ የምወደው ወቅት የ የጸደይ ወቅት የሚባለው ወርህ ነው ማለት ነው ከመስከረም ወር ጀምሮ ያለው እስከ ታህሳስ ያለው ወር በጣም ያስደስተኛል አዝርቶች በደንብ አሽተው ለመብል ደርሰው ሳያቸው በጣም ያስደስቱኛል ማለትነው። ስለዚህ በኢትዮጵያ አራት አይነት ወቅቶች አሉ አራት ወቅቶች አሉ ክረምት አለ በጣም ዝናብ የሚበዛበት ወቅት ነው። የክረምት የሚባለው በጋ አለ በጋ ደግሞ ፀሀያማ የሆነ የተዘሩ ሰብሎች የሚወቁበት የሚሰባሰቡበት ወደ ቤት ወደ ጎተራ የሚገቡበት ወቅት ነው። ከዛ ውጪ ግን በልግ የሚባል አለ ዝናብ መዝነብ የሚጀምርበት እና ደረቅ ሆኖ የከረመው አካባቢ ወደ ልምላሜ ወደ አረንጓዴነት የሚቀየርበት ወቅት ስለሆነ ይሄ ወቅትም ደስ ይለኛል። ከዛ ውጪ ክረምት ነው። ያው ክረምት እንደነገሯችሁ አዝመራ የሚዘራበት ገበሬው እርሻውን አርሶ የተለያዩ አዝርቶችን አትክልቶችን የሚተክልበት የሚዘራበት ወቅት ነው ክረምት የሚባለው በጣም ጭቃ ነው። ከዛውጭ ጸዳይ የሚባለው ወይም ደግሞ ከመስከረም ወር ጀምሮ እስከ ታህሳስ ያለው በጣም ደስ የሚል ቀዝቃዛማ ነፋሻማ የሆነ አየር ያለበት ወቅት ስለሆነ። እኔ ይሄ ወቅት በጣም የምወደው ደስ የሚለኝ ወቅት ነው ማለት ነው ከመስከረም ጥቅም ህዳር ታህሳስ ድረስ ያለው ማለት ነው። ስለዚህ ይህ ወቅት በጣም እወደዋልው

ሌሎችን ማበረታታት ትችላለህ? አዎ በጣም እችላለሁ ምክንያቱም ሌሎች ሰዎች ተስፋ ሳይቆርጡ በርትተው ሰርተው ራሳቸውን እንዲለውጡ የተለያዩ ምክሮችን የመምከር የማበረታታት ልምዱ ስራው አለኝ። ለምሳሌ ቤተሰቦችን እኔ የቤተሰብ የመጀመሪያ ልጅ ስለሆኑኝ ታናናሾችን የመምከር በዛ ምክር ደግሞ ተለውጦ ስራ ሰርተው እንዲል እንዲቀየሩ የተሻለ ነገር እንዲያገኙ የምመክርበት አጋጣሚ አለ። ለምሳሌ የመጨረሻው ወንድሜ አሁን የዩኒቨርሲቲ ገብቷል ስለዚህ ይህ ልጅ በርትቶ እንዲያጠና በደንብ እንዲተጋና የተሻለ ውጤት ይዞ እንዲወጣ የተለያዩ ምክሮችን እመክረዋለሁ። እንትን እለዋለሁ ማለት ነው ስለው እሱም ተቀብሎ ያው በደንብ እየተጋ ያቅሙን እየሰራ ያለበት ሁኔታ ነው ያለው። ከዛ ውጪ ደግሞ ሌሎች ወንድሞች አሉ የተለያየ ስራ ላይ የተሰማሩ እህቶች ወንድሞች አሉኝ እነሱን ያለኝን ሀሳብ ያለኝን እንትን እመክራቸዋለሁ እነግራቸዋለሁ። የተሻለ ህይወት እንዲኖሩ ለምሳሌ ትዳር ያልያዙ ከሆነ ትዳር እንዲይዙ ስራ በደንብ የማይሰሩ ከሆነ ስራቸውን ቀየር አድርገው ከሚሰሩት ስራ ጎን ለጎንም ሌላ ተጨማሪዎችን ስራ እንዲሰሩ የተለያዩ ምክሮችን እንመክራለሁ ማለት ነው። ስለዚህ ሌሎችንም ማበረታታል በጣም የኔ ትልቅ እንትን ነው ማለት ነው

ለስራ ትጓዛለህ ለሚለው አዎ ለስራ አንዳንዴ አልፎ አልፎ የምጓዝባቸው አጋጣሚዎች አሉ። ምክንያቱም አንዳንዴ ከስራ ከዚህ ከምሰራበት መስሪያ ቤት ተልኬ ሊሆን ይችላል። ለራሴ በቤተሰብ በተለያዩ ምክንያቶች ከ ለስራ ከአንድ ቦታ ወደ ሌላ ቦታ የምጓጓዝበት ሁኔታ አለ ማለት ነው። ለምሳሌ በአመቱ መጨረሻ ሰኔ አካባቢ የትምህርት ሚኒስተር የአሥራ ሁለተኛ ክፍልን ያስፈትናል ስለዚህ በሚያስፈትንበት ሴት ጊዜ ሚየምንፈትን እኛ ነን የዩኒቨርሲቲ መምህራን ስለሆነ እኛ ደግሞ ከዚህ ካለንበት ቦታ ወደ ተለያዩ ወደም ትምህርት ሚኒስተር ወደሚመድበን ቦታ ሄደን የም ፈትነን የምንመለስበት አጋጣሚ አለ ማለት ነው። ከዚህ በተጨማሪ ደግሞ ብዙ ከዩኒቨርሲቲ የተለያዩ ተልእኮዎች ይሰጡናል የመምከመማር ማማስተማር ስራ በተጨማሪ የማህበረሰብ አገልግሎት የሚባል አለ። ስለዚህ ይህንን የማህበረሰብ አገልግሎት ለማከናወን ካለንበት ቦታ ራቅ ብለን ገጠራማ ወደሆነው አካባቢ ሄደን የተለያዩ የማህበረሰብ አገልግሎት ስራዎችን የማማከር ስራዎችን ዲዛይን የማድረግ ስራዎችን ሰርተን የምንመለስበት አጋጣሚ አለ ማለት ነው። ከዚህም ውጭ ተቋሙ ሲልከን ለስራ ለተለያዩ ለግዢ ሊሆን ይችላል ለተለያዩ በተማሪዎች ላይ ኤክስተርንሽን ቦታ ሊሆን ይችላል። ሲልከን ሄደን ስራዎችን ሰርተን የምንመጣበት አጋጣሚ አለ ማለት ነው።

ዜናውን ከየት ታገኛለህ? ለሚለው ዜናውን የማገኝበት ቦታ የተለያዩ የመገናኛ የመገናኛ ዘዴዎች አሉ ስለዚህ የመገናኛ ዘዴዎችን በመጠቀም የምፈልገውን ዜና አገኛለሁ። ለምሳሌ ኢቲቪ አለኝ የራሴ የሆነ ቴሌቪዥን አለኝ። ለዚህ ቴሌቪዥን ቤቴ ውስጥ የተለያዩ ቻናሎች አሉት የምፈልገውን ዜና በምፈልገው ሰዓት አገኛለሁ ማለት ነው። ከዚህ በተጨማሩ በተጨማሪ ግን ሌሎች የማህበራዊ ሚዲያዎች አሉ ዩቲዩብ አለ ቴሌግራም አለ ፌስቡክ አለ። እነዚህ እነዚህ ሁሉ የተለያዩ ዜናዎችን ያሰራጫሉ። ለምሳሌ ትላንትና በኢትዮጵያ አንድ ታዋቂ የሆነ አርቲስት ሞቷል። አርቲስት ነጻነት ነጻነት ወርቅ ነህ ይባላል ስለዚህ የእሱን መሞት የሰማሁትኝ በፌስቡክ ነው ማለት ነው። ድንገት ፌስቡክ ስገባ የተለያዩ የሚዲያ ምንጮች ይህንን ይዘግቡታል እየዘገቡት ነው ያገኘሁት። ስለዚህ አረግ ይሄንን ነገር ምንድነው? ብዬ እኔም በደንብ ሳጣራ ከዛ በኋላ ከቴሌቪዥንም ከተለያዩ ከዩቲዩብም ከምንም ዜናው ተደጋግሞ ሲሰራ አገኘሁት እና መረጃውን አገኘሁ ማለት ነው። ስለዚህ ዜናን ከተለያዩ ምንጮች አገኛለሁ ማለት ነው።

አውንታዊ አስተያየት ተቀብሎ ታውቃለህ? አዎ አውንታዊ አስተያየት ተቀብዬ አውቃለሁ ምክንያቱም በምሰራው ስራ ላይ የተለያዩ አስተያየቶችን እቀበላለሁ የተለያዩ አስተያየቶች አውንታዊ ሊሆኑ ይችላሉ ነጌቲቭ ሊሆኑ ይችላሉ ግን በአብዛኛው የምሰራቸው ስራዎች ጽድት ያሉ ስራዎች ስለሆኑ ሰውን የሚጠቅሙ ስለሚሆኑ በደንብ ተዘጋጅቼ የምሰራቸው ስራዎች ስለሆኑ ብዙ ጊዜ አውንታዊ አስተያየት ተሰጥቶኝ ያውቃል በዚህ ቀጥል በርታ የሚል ማለት ነው። ስለዚህ አውንታዊ አስተያየት የኔን ትክክለኛ ስራ የምሰራበት መሆኑን ስራዬ ትክክል መሆኑን የማረጋግጥበት ስለሆነ ብዙ ጊዜ እንደዚህ አይነት አስተያየቶች በርታልን በዚሁ ቀጥል የሚሉ አስተያየቶች ብዙ ጊዜ እኔ ጋር እንትን ይላሉ ማለት ነው። ስለዚህ አዎንታዊ አስተያየት በስራ ባልደረባ ሊሆን ይችላል በማህበረሰቡ በአካባቢው ባሉ ሰዎች በአለቃዬ ሊሆን ይችላል ብዙ ጊዜ የማገኛቸው እና የምቀበላቸው አስተያየቶች ናቸው ማለት ነው።

ምን አይነት ጥቅማ ጥቅሞች አሉህ ለሚለው ያው ብዙ ጥቅማ ጥቅም የለኝም በርግጥ ያው ጥቅማ ጥቅሜ ምንድነው አንደኛ የወር ደሞዜ ነው የወር ደሞዜ ያው በየወሩ የማገኘው መንግስት የሚከፍለኝ ለሠራሁት ስራ የሚከፍለኝ አለ እንዲሁም ባለቤቴም እንደዚህ የመንግስት የመንግስት ሰራተኛ ስለሆነች እሷም የምታገኘው ደሞዝ አለ ከዛ በተጨማሪ ግን የተለያዩ ጥቅማ ጥቅሞች የተለያዩ የማህበረሰብ ስራዎችን ስሰራ የተለያዩ ስራዎችን ስሰራ የማገኛቸው ጥቅማ ጥቅሞች አሉ ከዛ ውጭ የራሴ የሆነ እንደተጨማሪ ገቢ ያቋቋምኩት ፑል ቤት አለ። ፑል እና ከረምቡላ ስለዚህ ከዛም የተወሰነ ጥቅማ ጥቅም የማገኝበት አጋጣሚ አለ ማለት ነው። እንዲሁም ባለቤቴ የተለያዩ ሪሰርቾችን ትሰራለች ኦቨርሎድ የሚባል አለ እነዚህ እነዚህ ነገሮች የጥቅም አጥቅም ናቸው። ከዚያው ውጪ ዩኒቨርሲቲው በተለያየ ወቅት በአመት ለምሳሌ በአመት የሚሰጠን የስክሪፕቶ አለ የስክሪፕቶ ጥቅማ ጥቅም የወረቀት ጥቅማ ማጥቀም ለስራ የሚውሉ ናቸው በርግጥ እነዚህ ከዛ ውጪ የጋውን ለጋውን ጋውን ይሰጠናል ለጋውን ማሰፊያ ብሎ የተወሰነ ነገር ይሰጠናል ማነው ከዛ ውጪ ደግሞ ፈተና በመፈተን ሀገራት አቀፍ የሆኑ ፈተናዎችን በመፈተን የምናገኛቸው ጥቅማ ጥቅማች አሉ እንጂ ያን ያህል ብዙ ጥቅማ ጥቅሞች በእኔ ስራ የለም ማለት ነው

ምን አይነት ጫማ ትወዳለህ? ለሚለው እኔ የምወደው ጫማ በጣም ፍላት የሆኑ ጫማዎችን ሲኒከር አይነት የሆኑ ጫማዎችን በጣም የማይሞቁ እነዚህን ጫማዎች በጣም ነው የምወደው። ያው ብዙ ጊዜ እነዚህን ጫማዎች ለመግዛት አሁን አሁን በጣም ውድ እየሆኑ እየመጡ ነው ግን ያው ባገኘሁት አጋጣሚ። ገንዘብ ጠርቀምቀም አድርጌ በአመት አንዴ ሊሆን ይችላል በሁለት አመት አንዴ የምገዛቸው ጫማዎች ናቸው ሲኒከር ነገሮች ቶርሽን ነገሮች በጣም ይመቹኛል ማለት ነው። ስለዚህ እነዚህ ጫማዎች በብዙ ሰዓት ማገልገል አለባቸው በጣም ጠንካራ የሆኑ ቶሎ ቶሎ የማይቀደዱ ጫማዎችን በጣም ነው የምወደው የሚያገለግሉ ጫማዎችን ማለት ነው። ስለዚህ እነዚህን ፍላት የሆኑ በጣም ኮስት የሆኑ ውድ የሆኑ ጫማዎች ለሁለት አመት ለሶስት አመት ምንም ሳይሆኑ ቶሎ የማይቀደዱ ጫማዎች በጣም እወዳለሁ። ማነው ብዙ ጊዜ ደህና ጫማ ነው መግዛት ደስ የሚለኝ ምክንያቱም አንድ ጫማ ገዝቼው አመት ሳይሞላው ሊቀደድ ይችላል በስድስት ወሩ ሊቀደድ ይችላል ማለት ነው። ስለዚህ የተሻለ ገንዘብ አውጥቼ የተሻለ ጫማ ፍላት የሆኑ ብራንድ የሆኑ ጫማዎችን ማድረግ ብዙ ጊዜ ደስ ይለኛል ማለት ነው።

የስራ ግምገማ ትደ ተደርጎልሃል ለሚለው አዎ የስራ ግምገማ ይደረግልኛል ሁሌ ማለት ነው። በየሴ ሚስተሩ ማብቂያ ልክ በየስ አራት ወሩ መጨረሻ ወይም ደግሞ አንድ ሴሚስተር የሚባለው በትምህርት ማለት ነው። የተለያዩ የስራ ግምገማዎች ይካሄዳሉ እነዚህ ስርየ የስራ ግምገማዎች። አንደኛ ተማሪዎቼ ይገመግሙኛል ተማሪዎቼ ያው እንዳልኩት የ በቃል እኔ የምጠይቃቸው አለ እንደገና በጽሁፉ እንዲሰጡኝ አደርጋለሁ ግምገማዬን አስተያየት እንዲሰጡኝ ከዛ ውጪ ደግሞ ተቋሙ የስራ ተቋሙ እኔን በተማሪዎቼ ያስገመግመኛል ማለት ነው። ስለዚህ ግምገማ አለ ከዛ ውጭ አለቃዬ የስራ አለቃዬ ይገመግመኛል አስተያየት ይሰጠኛል አዎንታዊ የሆነ አስተያየት ኔጌቲቭ የሆነ አስተያየት ይሰጠኛል ማለት ነው። ከዚያ በሶስተኛ ደረጃ በጓደኞቼ እርስ በእርሳችን የመገማገም ባህሉ አለን ስለዚህ ሴሚስተሩ እንዳለቀ አንተ ይሄ ይሄ ችግር አለብህ ይሄ አለብህ ብሎ የራሱን የቻለ ቅጽ ተዘ ተዘጋጅቶ የሚም ሚሞላ ፎርም አለ። ስለዚህ ያንን ፎርም በመሙላት የምገመግምበት ሁኔታ አለ ማለት ነው።

የፀሀይ መውጣትን ታያለህ ለሚለው አዎ አያለሁ የፀሀይ መውጣትን ብዙ ጊዜ ያው ጠዋት ጠዋት ነው የምትወጣው። አስራ ሁለት ሰዓት አካባቢ። ስለዚህ ፀሀይ ስትወጣ አያታለሁ ቀደም ብዬም ጠዋት ስለምነሳ ምክንያቱም በጊዜ ነው እኔ የምተኛው። በጊዜ እተኛለሁ ከዚያ ጠዋት ግን ቀድሜ እነቃለሁ ማለት ነው ስለዚህ ጠዋት የመነሳት ልምዱ ስላለኝ በጧት ተነስቼ ፀሀይ ስትወጣ አያታለሁ ማለት ነው። ምክንያቱም አንደኛ የኔ ቤቴ አቀማመጥ ወደ ፀሀይ መውጫ የዞረ ስለሆነ። ልክ በሩን በምከፍተው ሰዓት የፀሀይ ጮራ ቤት ትገባለች ስለዚህ። ፀሀይ ልክ ጠዋት ስትወጣ የተለየ ድባብ ይዛ ደስ የሚል ብርሃን ይዛ ነው የምትወጣው ማለት ነው። ስለዚህ ብርሃን ደግሞ እኔን ለስራ የምሄድበት ሰዓትም ስለሆነ ያ ሰዓት። ወደ ስራ ቦታ ለመግባት ዝግጅት የማደርግበት ስለሆነ በጣም ደስ ብሎኝ የማየው እንትን ነው ማለት ነው። የፀሀይ መውጣትን የምጠባበቅ ማለት ነው። ልክ ፀሀይ ስትወጣ በቃ እኔም አእምሮዬ ብሩህ ሆኖ ለስራ ዝግጁ ሆኖ። በቃ እንቅስቃሴዎችን አድርጌ ቁርሴን በልቼ ልብስ ለብሼ ወደ ስራ ቦታ የሚሄድበት አጋጣሚ ነው ያለ ማለት ነው። ስለዚህ የፀሀይን መውጣት ሁሌ ጠዋት ጠዋት እመለከታለሁ እከታተላለሁ ማለት ነው

ስጦታ መስጠት ትወዳለህ ለሚለው አልወድም ብል ነው ሚሻለኝ ምክንያቱም ብዙ ግዜ እኔ ስጦታ ሰጥቼ አላቅም። የተለያዩ ሰው የተለያዩ ስጦታዎችን በተለያየ ወቅት ያበረክታል ለጓደኛው ለሚስቱ ለእናቱ ለአባቱ ለቤተሰቦቹ ለጓደኞቹ። እኔ ግን እስካሁን ድረስ እንደዛ አይነት ተግባር አድርጌም አላቅም። ምክንያቱን አላቅም እንግዲህ ምናልባትም ገንዘብ በቂ የሆነ ትርፍ የሆነ ገንዘብ እጄ ላይ ስላለ ሊሆን ይችላል። ግን ቢኖረኝም ብዙ ግዜ የመስጠት ልምዱ የለኝም። እንደውም አንዴ ምን ገጥሞኛ ያቃል። አንድ ጓደኛ ነበረችኝ እና መሃል ላይ ደርሳ ተጣላችኝ። ምንድነው ምክንያትሽ እሺ ብዬ ስጠይቃት። ስጦታ አንድ ቀን እንኳ ስጦታ ሰተህ አታቅም ሰጠኸኝ አታቅም? ያ ማለት እኔን አትወደኝም ማለት ነው። ብላ ተቆጥተኝ። ከዛ በኋላ እሄ እንደዛ ስለማልወድሽ ምናምን አደለም ግን እኔ ልምዱም ስለለኝ ነው። ብዬ በደንብ ያስረዳሁበት እና እንትን ያልኩበት ግዜ አስታውሳለሁ። ስለዚህ ስጦታ ብዙ ግዜ የመስጠት እንደው አልወድም ሳይሆን በቃ ልምዱ የለኝም እንደዚያም የማድርጉ ማለት ነው።

የስልክህ ባትሪ ምን ያህል ይቆያል? ለሚለው ያው የስልኬ ባትሪ የሚቆየው እንደ አጠቃቀሜ ነው ቶሎ ቶሎ የምትጠቀም ከሆነ በሁለት ቀን ሊያልቅ ይችላል፣ ከዛውጭ ግን በተወሰነ እንትን የምለው ከሆነ እስከ አራት ቀን እስከ አምስት ቀን የመቆየት ችሎታ አለው ማለት ነው፣ እዚህ ጋር ስለዚህ የገዛሁትም በቅርብ ስለሆነ የተሻለ የባትሪ መያዝ አቅም አለው ስድስት ሺህ ሚሊ ኢምፒር መሰለኝ ስድስት ሺህ ነው ያለው የመያዝ አቅሙ ስለዚህ ያ ደግሞ ይቆያል ማለት ነው፤ ከዚያ ውጪ ግን ዩቲዩብ ነገር መጠቀም ከሆነ ማህበራዊ ሚዲያ ላይ እንደ ፌስቡክ፣ ቴሌግራም ቶሎ ቶሎ ቀኑን ሙሉ የምትጠቀም ከሆነ ግን አንድ ቀን ወይም ሁለት ቀን ነው ሊቆይ የሚችለው ከዚያ ውጪ ግን ይቆያል ማለት ነው የተወሰነ እስከ አምስት ቀን የመቆየት ሀይል አለው የተሻለ ባትሪ የማጠራቀም ችሎታ ስላለው እስከ አምስት ቀን የመቆየት ችሎታ አለው።

ልብሶችህ በስርዓት የተቀመጡ ናቸው? ለሚለው አዎ በስርዓት የተቀመጡ ናቸው ልብሶችን በስርዓት አጥቤ ተኩሸ ነው የማስቀምጣቸው። ስለዚህ እነዚህ ልብሶች ደግሞ ወደ ስራ በምሄድበት ጊዜ ወይም ደግሞ መልበስ በምፈልግበት ጊዜ ንጹህ ሆኖ ጽድት ብለው እንዲታዩ በስርዓት አጥቤ ተኩሼ ነው የማስቀምጣቸው ማለት ነው። ብዙ ጊዜ ልብሶችን በአይነት በአይነት ደርድሬ ሱሪየን በአንድ ሸሚዝ ሹራቦችን ሸሚዞችን እነዚህ አጭር ቁምጣዎችን ቶሎ ቶሎ የምለብሳቸው ልብሶች። ደግሞ በተወሰነ ጊዜ ደግሞ ራቅ ብዬ የምለብሳቸውን ልብሶች በስርዓት በስርዓት ለይቼ ነው የማስቀምጣቸው ማለት ነው። ስለዚህ እነዚህ በስርዓት የተቀመጡ ልብዎች አንደኛ ለመልበስ መልበስ በምፈልግበት ሰዓት በቃ ጽድት ብሎ ስለማገኛቸው ደስ ብሎኝ ለብሼ ወደ ስራ እሄዳለሁ ማለት ነው። ከዛ ውጪ ግን ዝርክርክ ካሉ ወይም ደግሞ ቆሽሼው ካስቀመጥኳቸው ግን ወይም ደግሞ በስርዓት ካላስቀመጥኳቸው መልበስ በምንፈልግበት ጊዜ ደስታን አይሰጡም ማለት ነው። ስለዚህ ልብሶችን በስርዓት ነው የማስቀምጠው ማለት ነው

ገመድ መጠቀም ታውቃለህ አዎ ገመድ ለብዙ ነገሮች የሚጠቅም ነገር ነው። ከቀጫጭን ነገሮች ከሳር ሊሆን ይችላል ከቃጫ ሊሆን ይችላል ሊሰራ የሚችል ነገር ነው። ገመድ ማለት ከልጥ ልጥማ ከልጥ ነገሮች ወይም ደግሞ ከእጽዋት ቅርፊት የሚሰራ እንትን ነው ማቴሪያል ነው ገመድ ማለት ነገሮችን ለማሰር ነው። የሚጠቅመው ነገሮችን ጠበቅ አድርጎ ለመያዝ ለማሰር ለምሳሌ ወደ ገጠሩ የሀገራችን ክፍል የሳር ቤት ይሰራል የሳር ቤት በሚሰራበት ጊዜ እንጨትን ከእንጨት የምናያይዘው በገመድ አማካኝነት ነው። ከዚያ ውጪ ግን እህል በመዳበሪያ ሲታሰተው ሆኖ በገመድ ነው የሚታሰረው አፉ እህሉ እንዳይደፋ ማለት ነው። ከዚያ ውጪ ለተለያዩ አገልግሎቶችም ይውላል። ገመድ ማለት ነው ለልብስ ማስጫ እንጠቀምበታለን ልብሳችንን ያሰጣነውን ልብስ እንዲደርቅ የፀሀይ ብርሃን እንዲያገኝ። ገመድ እንጠቀማለን። ከዚያ ውጪ ደግሞ ስፖርት ለመስራት ገመድ ዝላይ የሚባል አለ ገመድ ተጠቅመን ስፖርት እንሰራለን በመዝለል ማለት ነው። ስለዚህ ገመድን ብዙ ጊዜ ተጠቅሜው አውቃለሁ ማለት ነው። ለነዚህ እነዚህ ነገሮች

ታሪክ መንገር ትወዳለህ? ለሚለው አዎ ታሪክ መንገር እወዳለው ምክንያቱም ታሪክ ግን ሲነገር መዛባት የለበትም ስርዓቱን ባህሉን ወጉን መጠበቅ አለበት ብዬ አምናለው። አንድ ሰው ዝም ብሎ ከመሬት ተነስቶ ስለሆነ ነገር ይሄ ታሪክ ነው ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ ከሚናገር በደንብ የተሰነደ መጽሐፍ አንብቦ አዋቂዎችን ታላላቆችን አባቶችን እናቶችን ጠይቆ የተረዳውን ነገር ቢናገር ጥሩ ነው ብዬ ስለማምን ማለት ነው። ምክንያቱም የተዛባ ታሪክ ትውልድን ስለሚያበላሽ ማለት ነው። ትውልድን እንዳይቀጥል እርስ በእርሱ እንዲጨቃጨቅ እንዲገጥም ጦርነት ውስጥ እንዲገባ የሚያደርግ ነገር ስለሆነ ታሪክን በስርዓት የሚያውቁ ሰዎች ቢናገሩ ደስ ይለኛል። እኔም ስናገር ምንድነው ማደርገው የማውቀውን በእርግጠኝነት የተማርኩትን ያነበቡትን ከሰዎች የተረዳሁት ነገር ካለ ይሄ ማለት ይሄ ይሄ ነው ብዬ በስርዓት ለታናናሾቼ ወይም ደግሞ ማወቅ ለሚፈልጉ ሰዎች መናገር በጣም ነው ደስ የሚለኝ ታሪክን ማወቅ በጣም ታላቅነትም ስለሆነ ማለት ነው።

የምትወደው ስፖርት ምንድነው? እኔ የምወደው ስፖርት በጣም የሚያዝናናኝ እግር ኳስ ነው እግር ኳስ በጣም የምወደው ስፖርት ነው። ሁሌም እከታተላለሁ የተለያዩ ክለቦች ሲጫወቱ ያው እኔ መጫወት ባልወ ባልችልም። እወዳለሁ መጫወት ግን ችሎታው የለኝም። ግን የተለያዩ ክለቦች ሲጫወቱ አያለሁ ለምሳሌ እኔ የአርሰናል ደጋፊ ነኝ። ስለዚህ አርሰናል ሲጫወት በቃ ማየት በጣም ያስደስተኛል እዝናና አለሁ። ለዚያም ጊዜ መድቤ በስርዓት በፕሮግራም አያለሁ ማለት ነው። ጊዜየን በማይሻማ መልኩ ስለዚህ በጣም የምወደው ስፖርት እግር ኳስ ነው። ከዛ በተጨማሪ ግን ሌሎች ስፖርቶችም አሉ። ለምሳሌ መረብ ኳስም በጣም ያስደስተኛል። ያው እኔ መጫወት ባልችልም ተጫውቼም አላውቅም። በርግጥ ብዙ ጊዜ ግን ሲጫወቱ ሳያቸው ግን በጣም ነው የሚያስደስቱኝ ያለው። የስማች የሚባል ምት አለ የተለያዩ ምቶች አሉ። የተጫዋቾቹ ወኔ በወኔ ነው የሚጫወቱ ይሄ ይሄ በጣም ያስደስተኛል ማለት ነው። ስለዚህ በጣም ግን የሚያዝናናኝ ብዙ ጊዜም የምከታተለው ስፖርት ቢኖር የእግር ኳስ ስፖርት በጣም እወዳለሁ። ማለት ነው።

ምን ያህል ጊዜ መጽሐፍ ታነባለህ ለሚለው? መጽሐፍን እኔ ብዙ ጊዜ አነባለሁ። ባገኘሁት ትርፍ ጊዜ ሳገኝ። በቂ የሆነ ትርፍ ጊዜ ስራ በማይኖርብኝ በማይኖረኝ ሰዓት የተለያዩ መጽሐፍቶችን ማንበብ እወዳለሁ። ምክንያቱም መጽሐፍ ማንበብ ሙሉ ሰው ያደርጋል ይላል። አበው ሲተረቱና ምንድነው? መጽሐፍ ባገኘሁት አጋጣሚ ልክ ትርፍ ሰዓት በሚኖረኝ ሰዓት። መጽሐፎቶችን ለማንበብ እሞክራለሁ ምክንያቱም ከመጽሐፍ ብዙ ነገር ነው የሚገኙ። እውቀት። የማገናዘብ ችሎታ። የተለያዩ የቢዝነስ ሀሳቦች የሚገኙት መጽሐፍ በማንበብ በማገላበጥ ነው። እና የተለያዩ ሰዎች ምን ይላሉ ስለዚህ ጉዳይ እነዚህ ሰዎች ምን ይላሉ የሚለውን ለማግኘት ምንድነው? መጽሐፍ በማንበብ ነው። እና መጽሐፍ ብዙ ጊዜ ያው ባገኘሁት ያው በእርግጥ የኔ ስራ የመምህርነት ስራ ስለሆነ። ይሄን ስራ የሚያስታልጥልኝ ደግሞ የተለያዩ መጽሐፍትን ሁል ጊዜ በቻልኩት መጠን አነባለሁ ማለት ነው።

ስራህን ትወደዋለህ? ለሚለው አዎ ስራዬን በጣም ነው የምወደው ምክንያቱም የመምህርነት ሞያ ያው እውቀት ጋር የተያያዘ ሁሌ ራሴን በመረጃ አፕዴት የማደርግበት ስለሆነ ስራዬን በጣም ነው የምወደው። እንዲሁም ያለኝን እውቀት ለህብረተሰቡ ለተማሪዎች የማካፈልበት። ለህብረተሰቡም የተሻለ ሀሳብ በማብጣት ችግሮቻቸውን እንዲፈቱ የማደርግበት ስለሆነ ስራዬን በጣም አብዝቼ የምወደው ነው ማለት ነው። ምክንያቱም የኔ ስራ የመምህርነት ስራ ምንድነው? ከሙስና የጸዳ ነው ነፃ ሆኜ ራሴን ከምንም አይነት ውጫዊ ተጽዕኖ ነፃ ሆኜ የምሰራው ስራ። እራሴ አእምሮዬ ሲፈቅድ የምሰራው ስራ ስለሆነ በጣም አብዝቼ የምወደው ነው ማለት ነው። ስለዚህ በዚህ ስራዬ ስኬታማ ሆኜ የተሻለ ደረጃ እንደምደርስ እና ሰውም ያለውን ችግር የምፈታበት እንደሚሆን ምኞቴ ነው ማለት ነው

አካባቢውን ይወዱታል ለሚለው ጥያቄ? አዎ አካባቢዬን በጣም ነው የምወደው። ምክንያቱም የተመቻቸ የአየር ፀባይ ያለበት ለኑሮ ተስማሚ። የተለያዩ አዝርቶችን በቀላሉ ግብአቶች የሚገኙበት ስለሆነ አካባቢዬን በጣም ነው የምወደው። እንዲሁም እኔ ተወልጄ ለተወለድኩ ተወልጄ ላደኩበት ቦታም በጣም ቅርብ የሆነ ለስራ ምቹ የሆነ ስለሆነ ይሄን አካባቢ በጣም ኑሮም ርካሽ ነው። ጤፍ በፈለግነው መንገድ በቆሎ ስንዴ የማገኝበት ቦታ ስለሆነ በጣም የምወደው ነው ማለት ነው። ስለዚህ ይሄ አካባቢ ካለው አንጻራዊ ሰላም ሁኔታ ከሰላም አኳያ ከታየ በጣም አንጻራዊ የሆነ ምቹ የሆነ ርካሽ ኑሮ ያለበት ስለሆነ ይህንን አካባቢ በጣም ነው የምወደው ማለት ነው። ስለዚህ ዩኒቨርሲቲው ደግሞ በራሱ የሚያቀርባችሁ የተለያዩ አቅርቦቶች አሉ እንደ ወተት እንቁላል አይነት ነገሮች እንዲሁም አትክልቶች አሉ። እነዚህ እነዚህ ራሱ አካባቢውን እንድንወደው ያደርጋሉ ማለት ነው።

ስለ ቅርብ ጓደኛህ ንገረኝ? ነው የሚለው ስለዚህ የቅርብ ጓደኛዬ በአሁኑ ሰዓት ንጉሴ በላቸው ይባላል ይሄ ጓደኛዬ ማለት አብረን የምንወጣ የምንገባ ስራዎችን አብረን በጋራ የምንሰራ ስለሆነ በጣም የምወደው ጓደኛዬ ነው። እንዲሁም የኔ ችግር በሚገጥመኝ ሰዓት የማወያየውና እና የመፍትሄ አካልም ሆኖ ለኔ ስራዎችን የሚሰራልኝ ስለሆነ በጣም ነው የምወደው። ስለዚህ አብረን ከአንድ አካባቢም ስለመጣነ የትውልድ ቦታችን አንድ ስለሆነ የኔን ችግርም የእሱን ችግርም በደንብ እየተረዳዳነ ነው የምንኖረው ማለት ነው። ከዚህም በተጨማሪ ቤተሰቦቻችንን ከዛ ስለሚተዋወቁ ያለውን በደንብ ተገብተን ችግራችንን ለምሳሌ እኔ የገንዘብ ችግር ቢኖርብኝ ወይም ደግሞ የሆነ ችግር ቢኖርብኝ እሱ ችግሬን ቀርፎ ለምሳሌ ስልክ የሆነ ሰዓት አልነበረኝም ነበር እና ተበላሽቶብኝ እሱ ከኪሱ ገንዘብ አውጥቶ ገዝቶልኛል ያንን ቀስ ብዬ በብድር መልክ ከፍየዋለሁ ስለዚህ እስከዚህ እንድረስ ነው። ጓደኝነታችን ማነው ስለዚህ ከእኔ ካለ ለእሱ እሰጠዋለሁ ከእሱ ካለ ደግሞ እኔ ወስጄ እሰራለሁ ማለት ነው

ማታ በምን ሰዓት ትመገባለህ? ለሚለው ማታ ምመገበው እኔ ብዙ ጊዜ በአቬሬጅ ሁለት ሰዓት አካባቢ ነው እራቴን የምበላው ማለት ነው። ምክንያቱም ከሁለት ሰዓት ካሳለፍኩትኝ አንደኛ ቶሎ በልቼ ከተኛሁኝ ለጤናም ጥሩ ስለማይሆን፣ ስለማይፈጭ፤ ጨጓራም ስለማይፈጭ የተወሰነ ጋፕ ስለሚያስፈልገው ልክ ሁለት ሰዓት እየተመጣጠነ ነው ማለት ነው። ከዛ ቀድሜ ደግሞ እንትን ካሉኝ ሊረበኝ ይችላል ማለት ነው፣ የተለያዩ ስራዎችን የምሰራ ከሆነ፣ ማመሽ ከሆነ ሊርበኝ ስለሚችል ሁለት ሰዓት ላይ ለኔ ተመራጭ የእራት ሰዓት አድርጌ እወስደዋለሁ ማለት ነው። ስለዚህ ብዙ ብዙ ሰውም ይህንን ሰዓት የሚጠቀም ይመስለኛል። በዚህ ሰዓት እራት የምበላ ነው የሚመስለኝ፣ አብዛኛው አሁን ጓደኞቼ ጋርም በሚሄድበት ሰዓት፣ ቤተሰብም በሚሄድበት ሰዓት በዚህ ሰዓት አብዛኛው ሰው እራቱን የሚመገብበት ሰዓት ነው ማለት ነው። ስለዚህ ሁለት ሰዓት ላይ ብንመገብ አንደኛ የተወሰነ እስከ አራት ሰዓት የምንቆይ ከሆነ፣ እስከ አራት ሰዓት የተወሰነ ምግቡ ይንሸራሻል ማለት ነው። ስለዚህ እንቅስቃሴዎችን ስለምናደርግ ቶሎ በልቶ መተኛት ደግሞ በተ በተፈጥሮ ችግር ስለሚያመጣ ማነው፣ ሆዳችን ላይ ቁጭ ብሎ እንዳለ ስለሚያድር የተወሰነ እንቅስቃሴ ስለሚያደርግ ማታ ላይ ሁለት ሰዓት ላይ ነው የምመገበው ማለት ነው።

በአደባባይ መናገር ትችላለህ ለሚለው? በአደባባይ በእርግጥ ተናግሬ አላውቅም። ግን የሆነ ርዕስ ተሰጥቶኝ ቀድሜ ተዘጋጅቼበት በዛ ርዕስ ላይ ማውራት መናገር ግን እች የሚያቅተኝ አይመስለኝም እችላለሁ ብዬ ነው። የማስበው ምክንያቱም አንደኛ እኔ ያለሁት በመማር ማስተማር ስራ ውስጥ ስለሆነ። ብዙ ጊዜ ከተማሪዎች ጋር ፊት ለፊት ቆመን ስለሆነም ምንማ ማረው የምናስተምረው በአደባባይ መናገር። ምናልባት ሀሳቦችን አወጥቶ አስተያየት የመስጠት ምናምን እንትኑ ላይኖር ይችላል ልምዱ የለኝም። ግን ከተሰጠኝና ሀላፊነቱን ወስደህ ስራ ተናገር እንደዚህ አስተላልፍ መልእክት ከተባልኩ ግን በደንብ መናገር የምችል ነው የሚመስለኝ ማለት ነው። ስለዚህ በአደባባይ መናገር ሀሳብን መግለጽ በእርግጥ ከባድ ነገር ነው። በሰው ፊት ሆኖ ሀሳብን አውጥቶ በደንብ አብራርቶ እነሱን በሚገባቸው መልኩ መናገር ከበድ ያለ ነገር ነው። ግን እኔ በደንብ እችለዋለሁ ብዬ ነው የማስበው ምክንያቱም ካለኝ ልምድ አንፃር ካለው ከምሰራው የስራ አይነት አንፃር ይሄ ለኔ ብዙ ይከብዳል ብዬ አላስብም።

ስለ በልጅነትህ የመኖሪያ ቤትህ ንገረኝ ለሚለው በልጅነቴ ያው ገጠር አካባቢ ነው የተወለድኩት ገጠር አካባቢነቴ አካባቢ ደግሞ በልጅነቴ የነበረው ሁኔታ ምንድነው? ሳስታውሰው የሳር ቤት የሚባል አለ ከሳር ከእንጨት ከጭቃ የሚሰራ ከዛ ነው የተወለድ ኩት እና ያደኩት ማለትነው። ስለዚህ ያ ደግሞ በጠበብ ያለች ናት የኛ የመኖሪያ ቤታችን ደግሞ ከጭቃ የተሰራች ጠበብ ያለች ከሳር ስለዚህ ከዛች ቤት ውስጥ ያው ሰዎች እንኖራለን እናት አባት ልጅ። ከብቶች አሉ ትንንሽ ጥጆች ማለት ነው ሌሎች ትልልቆች ከብቶች በረት የሚባል አለ ከውጭ ነው የሚያድሩ ትንንሽ ጥጆች ግን ቤት ነው አብሮ ከሰው ጋር ጉርኖ የሚባል አለ በየተከፈለ የራሳቸው እዚያ ነው የሚያድሩት ማለት ነው። ከዚህ በተጨማሪም ሌሎች እንስሳት በግ አለ በግ የምትባል እንስሳ አለች እሷ እንስሳትን ቤተሰቦቼ ስለሚያረቡና ስለሚጠቀሙ ይቺ እንስሳት እዚያ ቤት ነው የምትኖረው ማለት ነው። ስለዚህ እዚያ ቤት ውስጥ እኛ ለመኖሪያነት እንጠቀምበታለን ለማብሰያነት እንጠቀመዋለን እንዲሁም እንስሳቶች ለመኖሪያነት ይጠቀማሉ ከዛ በተጨማሪ ደግሞ። ያው የገጠር ሰው እህል አለው እህሉን ደግሞ በጎታ ነው የሚያጠራቅመው ያ ጎታ ደግሞ ልክ ጤፍ ዳጉሳ በቆሎ የመሳሰሉት እህሎችን አመቱን ሙሉ የሚጠቀምባቸውን እህሎችን በጎታ ያጠራ አጠራቅሞ ያስቀምጣል ማለት ነው። ስለዚህ በዚያ ቤት ውስጥ እኛ እንኖራለን ስለዚህ በልጅነቴ የምንኖርባት ቤት ያቺን ነው የምትመስለው ማለት ነው

የምታስታውሰው ልዩ በዓል አለ። ለሚለው አዎ የማስታውሳቸው ብዙ በዓሎች አሉ ለምሳሌ በልጅነቴ ከቤተሰብ ጋር ሳለሁ። የፋሲካ በዓል የገና የእንቁጣጣሽ በዓል ብዙ ጊዜ ሰብሰብ ብሎ ቤተሰብ ከተለያዩ ቦታ ያሉት አክስት አጎቶቼ ወንድሞቼን። ስለዚህ በአንድ ላይ ሰብሰብ ብለን ቅርጫ በማስገባት ወይም ደግሞ የከብት ስጋ በማስገባት በጋራ በማረድ በግ በማረድ ዶሮ በማረድ የተለያየው ጠላው ጠጁ አረቀው ሰብሰብ ብለን ይሄንን እየተመገብን እየጠጣን የምናሳልፍበት በዓል አለ ማለት ነው። ከዚህ ውጪ ግን ሌሎች በዓሎች አሉ አመታዊ በዓላለ ለምሳሌ የገብርኤል ንግስ ታህሳስ አስራ ዘጠኝ ይነግሳል ማለት ነው። ቅዱስ ገብርኤል ስለዚህ በዚያ እለት እኔ ከጓደኞቼ ጋር ከእህት ከወንድሞቼ ጋር አዲስ ልብስ ተገዝቶልኝ በደንብ እምር ብሎኝ ብሎብኝ እሄዳለሁ ማለት ነው። ስለዚህ እዚያ ያለው ጭፈራ ሁካታ። የተለያዩ አይነት ጭፈራዎች አሉ ከዛም ምግቡ አለ። እነዚህን ነገሮች በጣም የማስታውሳቸው በዓሎች ናቸው ማለት ነው። በዛን ወቅት

የስራ እድገት እየፈለክ ነው። አዎ በትክክል እየፈለኩ ነው ምክንያቱም አሁን በዚህ ባለውበት የስራ ሙያ ላይ ለ ለአስር አመት አካባቢ ሰርቻለሁ ግን ያለው እዚህ ጥቅሙ ብዙም አይደለም ኢኮኖሚካሊ ያለኝ ጥቅም። ብዙ ስላልሆነ ወደ ሌላ ስራ የመቀየር ሀሳቡ አለኝ ለወደፊቱም አድኖ ምክንያቱም እኔ የተመረኩት በኢንጂነሪንግ ዘርፍ ነው በሮድ ኤንድ ትራንስፖርት። ዘርፍ ነው በዚያ ስለሆነ። ወጣ ብዬ ሌሎች የተሻለ ጥቅማ ጥቅም የማገኝበት ኢኮኖሚካሪ ራሴን የምደግሙበት ቤተሰቦችንም የማግዝበት እንዲፈጠር የተሻለ የስራ እድገት እየፈለኩ ነው ያለሁኝ። የተለያዩ ጋዜጦችን መጽሄቶችን የስራ ስራ ይወጣል ብዬ በማሰብበት ቦታ ሁሉ ሲቪ እየበተንኩ ነው ያለሁኝ። ስለዚህ የተሻለ ስራ ካገኘሁኝ ከዚህ ከመማር ማስተማሩ ወጣ ብዬ ደግሞ ወደ ፕራክቲካል ወደ ሆነው ስራ የኢንጂነሪንግ ሙያ የምገባበት አጋጣሚ ይኖራል ብዬ አስባለሁ። ለወደፊቱ ስለዚህ የተሻለ የስራ እድገት ካገኘሁ የመቀየር እድሉ አለኝ ማለት ነው

ውሃ ማምጣት ታውቃለህ? ለሚለው አዎ ውሃ ማምጣት አውቃለሁ ውሃ ከተለያዩ ቦታዎች የውሃ ሶርሶች ይቅዳል ወይም ደግሞ ይመጣል ለምሳሌ ወደ ሀገራችን የኢትዮጵያ ገጠራማው ክፍል ላይ ውሃ የሚቀዳው ምንጭ ወይም ደግሞ ወራጅ ውሃ ላይ ነው ማለት ነው የመጠጥ ሊሆን ይችላል፣ ለተለያዩ ለማብሰያነት የምንጠቀማቸውን ውሃዎች የምናገኘው ከምንጭ ነው ብዙ ጊዜ ስለዚህ ያ ያ ደግሞ እስከ አንድ ኪሎ ሜትር እስከ ሁለት ኪሎ ሜትር ድረስ እናቶቻችን እህቶቻችን ወንድሞቻችን ወይም አባቶቻችን ሄደው ሊቀዱ ይችላሉ ማለት ነው፤ ስለዚህ እኔም በዛ በማድግበት ሰዓት እንደዚህ አይነት ስራዎችን ውሃ በጀሪካን፣ በእንስራ፣ በሸክላ በተሰራ እንስራ እየቀዳሁ ነው ለቤተሰቦች ሳመጣና ሲጠቀሙበት የነበረው ማለት ነው፤ ስለዚህ ውሃ ለእንስሳትም ሊወጣ ይችላል ውሃ ከጉድጓድም ሊወጣ ይችላል ማለት ነው ጉድጓድ ተቆፍሮ እዛ ላይ ያለውን ውሃ በመሳብ ልንጠቀምበት እንችላለን ማለት ነው፤ ስለዚህ ውሃ ማምጣት አውቃለሁ ማለት ነው።

የጫማህ ቁጥር ስንት ነው? ለሚለው የጫማየ ቁጥር የኔ ብዙ ጊዜ አርባ አንድ ነው አርባ አንድ ቁጥር ነው የምለብሰው። ግን አንዳንዴ አልፎ አልፎ አርባ ቁጥር የምለብስበት አጋጣሚ አለ እንደ ጫማው አይነት ሞዴል የሚባል አለ ሙድ የሚባል ነገር አለ። የጫማዬ ጫማው ቁጥር ሙዱ ሰፊ ከሆነ አርባ ሊበቃኝ ይችላል ማለት ነው። ስለዚህ ብዙ ጊዜ ግን የምለብሰው የጫማ ቁጥሬ አርባ አንድ ነው ማለት ነው። ስለዚህ ይኸቁጥር ደግሞ የብዙ ሰው ጫማ ቁጥር ይሆናል ብዬ ነው የማስበው እኔ። ምክንያቱም ኦን አቬረጅ ከዛ በላይ ሊሆን ይችላል ከዛ በታች እስከ ሰላሳ ዘጠኝ የሚለብሱ ሰዎች አሉ። ብዙ ሰው ግን አርባ አርባ አንድ ነው ሊለብስ የሚችለው ማለት ነው ስለዚህ እኔ የጫማ ቁጥር። አሁን ባለኝ መረጃ አግ አንድ ቁጥር ነው። ግን ጫማም ሞደ ሰፊ የሚባል አለ ያንን ኮንሲደር ካደረኩኝ። ሰሰ አርባ ይሆናል ማለት ነው አርባ ቁጥር ይሆናል ማለት ነው።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው ወደ መናፈሻ የሚሄደው ብዙ ጊዜ በሳምንት አንዴ እሄዳለሁ ራሴን ለማዝናናት ዘና ለማድረግ። እንዲሁም በወር አንዴ አካባቢ ከቤተሰብ ጋር አንድ ላይ ልጆቼን ሚስቴን በመያዝ ህደን ዘና የምንልበት ልጆችን የምናዝናናበት አጋጣሚ ይኖራል። ስለዚህ ያ በምንሄድበት ጊዜ የተለያዩ ጥቅሞችን እናገኛለን። ከዛ መናፈሻ ለምሳሌ የደከመ በስራ የደከመ አእምሮአችንን ዘና እናደርግበታለን። የተለያዩ ቴክኖሎጂዎች ካሉ እነዛን የምናይበት። መጠጥም ካለ የተለያዩ መጠጦች አሉ መጠጣት ከፈለግንም የአልኮል መጠጥ የለስላሳ መጠጥ። ምግቦች ለየት ያሉ ስለዚህ ዘና ለማለት ከፈለግንም። ወደዚያ ሄደን ዘና የምንልበት። ንጹህ አየር የምናገኝበት በተለይ እኔ ደስ የሚለኝ ተፈጥሮአዊ ይዘት ያላቸው የምናፍሻ ቦታዎች በጣም ነው የምወደው። የፈጥሮ አበባዎች አትክልቶች ካሉ ልክ እነዛ ጋር ሳሮች አረንጓዴ የሆኑ ሳሮች ካሉ እዛ ጋር ሄዶ እረፍት አድርጎ ወደ ስራ መመለስ በጣም ያስደስተኛል ማለት ነው

ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት እወዳለሁ። ምክንያቱም የተለያዩ ፎቶዎች ፎቶዎች በምናነሳበት ጊዜ በምንይዝበት ጊዜ እነዚያ ፎቶዎች ልክ ጊዜው ባለፈ ሰዓት ከአንድ አመት ከሁለት አመት በኋላ በምናይበት ጊዜ ጥሩ የሆነ ትዝታ ይፈጥሩብናል ማለት ነው። በእኛ ላይ ማለት ነው ስለዚህ የነበሩ ሁኔታዎችን ለማስታወስ በቦታው ላይ ላልነበሩ ሰዎች ደግሞ ምን ይመስል እንደነበረ ለማሳየት ለማስረዳት ፎቶዎች በጣም ጥሩ ማስታወሻዎች ናቸው። እና ፎቶዎችን ባገኘሁት አጋጣሚ ማንሳት እወዳለሁ። ምክንያቱም ፎቶዎች ምናልባትም ያንን ቦታ በቀላል ላላገኘው የሚችል ሊሆን ይችላል። ስለዚህ ያን በቀላሉ የማላገኘውን ቦታ በፎቶ አንስቼ ለጓደኞቼ ማሳየት እኔም በምፈልገው ሰዓት ማየት ደስ ይለኛል ማለት ነው። ከዚህ ውጪ ደግሞ የሚነበቡ ነገሮችን ፎቶ ማንሳት። ከዛ መረጃውን ለሚፈልገው ሰው ማስተላለፍ ወይም ደግሞ እኔ በምፈልግበት ሰዓት ያንን ፎቶ አይቼ ልክ መረጃውን ማስተላለፍ መጠቀም እችላለሁ ማለት ነው

በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው ጥያቄ? በመስታወት ላይ ብዙ ጊዜ የማየት ልምዱ የለኝም ግን ብዙ ጊዜ የማየው የማየበት ጊዜ መቼ ነው? ጠዋት ጠዋት ጠዋት ልክ ከምኝታዬ ተነስቼ ወደ ሽንት ቤት ከዛም ወደ ፊቴን ታጥቤ ቁርሴን በልቼ ከዛ ልብሴን ቀየር ወደ ስራ በሚሄድበት ሰዓት መስታወት የማየት አጋጣሚ አለኝ ምክንያቱም ጠዋት ስለሆነ የተለያዩ ችግሮች ወይም ደግሞ አላስፈላጊ የሆኑ ነገሮች ሊኖሩ ይችላሉ። ፊቴ ላይ ስለዚህ እነዚያ ደግሞ ሰውን ሰው አይቶ እንዳያነውር ወይም ደግሞ ምንድነው እንዳይል ትኩረት እንዳይስብ ለማድረግ ጠዋት ጠዋት የማየት ልምዱ አለኝ እንጂ ብዙ ጊዜ መስታወት ላይ አላይም ብዙ ጊዜ መስታወት ላይ የሚያየው ምንድን ናቸው? ሴቶች ብዙ ጊዜ ራሳቸውን ስለሚጠብቁ መስታወት ላይ ለብዙ ሰዓት ቆመው ጥርሳቸውን አይናቸውን ፊታቸውን ፀጉራቸውን ያስተካክላሉ እነዚህን የመሳሰሉትን ስራዎች ያያሉ። እኔ ግን ምናልባትም ጠዋት ነው ላይ የምችለው ብዙ ጊዜ አላይም ግን ካየሁ ጠዋት ላይ አያለሁ ያው የነዚህን ጥርሴን አያለሁ አካባቢ ጩቃ እንዳይኖር ፊቴ ንጹህ መሆኑን ፀጉሬ ንጹህ መሆኑን አይቼ እወጣለሁ ማለት ነው

ስትታመም ከስራ ትቆያለህ ለሚለው ጥያቄ ስታመም ባይ ዘ ዌይ ስታመም ያው የስራው አይነት የስራው የህመሙ አይነት እና ክብደት ይወስነዋል በጣም አሞኝ ከሆነ ከስራ ቆየ ከስራ ብዙ ጊዜ አልገባም ወደ ስራ አልገባም ግን ደግሞ ህማም ሙቀለል ያለ ከሆነ እናም መስራት የምችል ከሆነ ወደ ስራ እገባለሁ ማለት ነው ስለዚህ የያዘኝ የህመም አይነት የታመሙት ህመም አይነት ይወስነዋል ማለት ነው ለምሳሌ ወደ ህክምና መሄድ የሚያስፈልገኝ ከሆነ አልጋ መተኛት የሚያስፈልገኝ ከሆነ ወደ ስራ ላልገባ እችላለሁ ማለት ነው። ምክንያቱም ሰው ስራ የሚሰራው ጤነኛ ሲሆን ደህና በንጹህ አእምሮ ሲሆን ነው እንጂ ሰው ታሞ ወደ ስራ አይገባም ስለዚህ በምንታመምበት ጊዜ ቀለል ያለ ከሆነ ምናልባት የተወሰነ ማስታገሻዎችን አድርገን ለውጥ የሚኖር ከሆነ እና ደህና የምንሆን ከሆነ ወደ ስራ እንገባለን ከዛ ውጪ ግን የህመሙ አይነት ከበድ ያለ ከሆነ ብዙ ጊዜ ወደ ስራ አልገባም ማለት ነው

በቤትህ በቤትህ ልዩ የሆነ መቀመጫ አለህ? ለሚለው በቤቴ ልዩ የሆነ የለኝም። ግን ምንድነው? አንድ ከእንጨትና እና ከእንስሳት ቆዳ የተሰራች ጓደኛዬ ባህር ዳር ሄዶ የሆነ ሰዓት ይዞት የመጣ አለ እሱንም እኔ እሱን ለእሱ እንደ ማስታወሻነት የምጠቀምበት መቀመጫ ነው ማለት ነው። እቺ መቀመጫ ሁለት ናቸው በሁለት ሰው ነው መሆን የሚችሉት ስለዚህ ልክ ቁጭ ይላሉ በቃ በማንኛውም ሰዓት በፈለከው ቦታ ከቦታ ቦታ ማንቀሳቀስ ይቻላል። ለጓደኛዬ ማስታወሻ ብዬ እሱ አጋጣሚ ወደ ባህር ዳር ተቀይሮ ሄዷል። አሁን ሲሄድ ግን ይሄን እቃ ትቶልኝ ነው የሄደው ማለት ነው። ስለዚህ ይሄንን እቃ ይሄን መቀመጫ እኔ እንደ ማስታወሻነት እጠቀመዋለሁ። ለየትም ያለች ስለሆነች እቤቴ ሶፋ አለ። ከሶፋ በተጨማሪ ያለኝ ተጨማሪ መቀመጫ። ልዩ ነው ብዬ ባላስብም ግን እንደ ተጨማሪ አድጌ የማስበው ስለሆነ። ይቺን መቀመጫ አለችኝ ማለት ነው።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ለሚለው አዎ የምጽፍበት አጋጣሚ አለ ምክንያቱም በተለይ ደመወዝ በገባ ሰሞን ብዙ እቃዎችን የምገዛ የቤት አስቤዛ የምገዛ ከሆነ የምገዛቸውን ነገሮች እና ብዛታቸውን በዝርዝር በወረቀት ጽፌ ይዤ ሄጄ ከዛ በኋላ አንድ በአንድ የምገዛበት ሁኔታ አለ ማለት ነው። ከዛ ውጪ ግን ዝም ብዬ አንድ ሁለት ሶስት ቀለል ያሉ ነገሮችን የምገዛ ከሆነ እንዲሁ አስቤ እጄ ነው የምገዛ እንጂ ዝርዝር አልጽፍም። ግን ብዙ ጊዜ እንዳልረሳቸው ድጋሚ እንዳልመላለስ ምናልባትም ደግሞ ያንን እቃ ረስቼ መጥቼ ከቤት ላይ ከቤት ላይ የሚያጎድለው ነገር ካለ እንዳልደረሰው ዝርዝር የሆኑ እንትኖችን ወረቀት ላይ ሳሙና ሊሆን ይችላል። ኦሞ ሊሆን ይችላል። ፓስታ መኮረኒ ለልጆችም የሚሆን ጤፍ ሊሆን ይችላል። የተለያዩ ነገሮችን ቡና ቦቆሎ ነገሮችን በዝርዝር ጽፌ ምን ያህል ኪሎ እንደምገዛ በፍሬም ከሆነ በፍሬም ምን ያህል ነው የሚለውን? ወስኜ ገና ከቤቴ ጽፌ የምሄድበት አጋጣሚ አለ ማለት ነው

የዝናብ ውሃ ትሰበስባለህ አዎ የምሰበስብበት አጋጣሚ አለ። ምክንያቱም እኛ በምኖርበት አካባቢ የውሃ ጥረት አለ ውሃ የምትመጣው በሁለት ሳምንት አንዴ ነው የቧንቧሃ የሚመጣው ማለት ነው። ስለዚህ ይቺ በሁለት ሳምንት አንድ የምትመጣው ውሃ ደግሞ ለተለያዩ ነገሮች ተጠቅመንባት በቂ አትሆንም ማለት ነው። ለሽንት ቤት አብዛኛው ውሃ ለሽንት ቤት እጠቀማለሁ ከዛ ውጪ የልጆች ልብስ በየሰአቱ ይቆሽሻል በየጊዜው ይቆሽሻል በየቀኑ ስለዚህ የልጆች ልብስ ይታጠብበታል። ከዛ በተጨማሪ ደግሞ የኛ የታላላቆች ልብስም ይታጠብበታል ቤቴ ይጸዳበታል ይወለወልበታል። እንደገናም ምግብ ይበሰልበታል ስለዚህ ለእነዚህ ሁሉ ነገሮች የሚሆኑ ለሁለት ሳምንት የሚሆን ውሃ ከቧንቧ ስለማላገኝ ምንድነው የማደርገው? ዝናብ በሚኖርበት ሰዓት በክረምት ወቅት የዝናብ ውሃ ይሰበሰባል ማለት ነው። ስለዚህ ይሄ የዝናብ ዉሃ አብዛኛውን ጊዜ ለሽንት ቤት እጠቀመዋለሁ። ደግሞ በጣም ንጹህ ከሆነ ደግሞ ለምግብም ወጥ ለመስራት ምክንያቱም ከተፈላ ችግር ስለሌለው ለወጥ መስሪያነት ያገለግላል ማለት። ነኹለመጠጥ ግን ይህንን የዝናብ ውሃ አንጠቀመውም። ምክንያቱም ብዙ ቆሻሻ ነገሮች ሊኖሩ ስለሚችሉ ይህንን ውሃ ለመጠጥ አንጠቀምም። ግን ሰብስበር ለሽንት ቤት ለቤት ማጽጃ እና ለተለያዩ ለልብስ ማጣቢያነት ልንጠቀመው እንችላለን ማለት ነው።

ሌሎችን መርዳት ትወዳለህ ለሚለው አዎ በጣም ነው የምወደው። ባለን አቅም ባለን ጉልበት ባለን ገንዘብ ሰዎችን ብረዳ በጣም ነው የምወደው ማለት ነው። ምክንያቱም ሰዎችን መርዳት በእግዚአብሔር ዘንድም የተሻለ ነገር ስለሚያስገኝ እግዚአብሔርም የሚወደው ነገር ስለሆነ እግዚአብሔርን ለማስደሰት ሰዎችን መርዳት። በጣም እወዳለሁ ማለት ነው ለምሳሌ ገንዘብ ካለኝ በገንዘብ ልረዳ እችላለሁ። ባለኝ አቅም ያው ብዙ ጊዜ ገንዘብ ላይ ደሃ ብሆንም ግን። ያለችኝን በማካፈል ለምሳሌ እህቶች ወንድሞች አሉ የሚማሩ ትምህርት የሚማሩ ወይም ደግሞ በቂ የሆነ ገንዘብ መተዳደሪያ የሌላቸውም በማገኛት ገንዘብ ላይ በማካፈል እነሱን የምረዳበት አጋጣሚ አለ። እንዲሁም የኔ ቢጤዎች አሉ ብዙ እርዳታ የሚፈልጉ አንድ ብር ሁለት ብር አምስት አስር የሚለምኑ ስለዚህ እነሱንም መርዳት በጣም ደስ ይለኛል ማለት ነው። ከዚህ በተጨማሪ ደግሞ በጉልበትም የምረዳበት አጋጣሚ አለ። ጉልበት ስራ በጉልበት የሚያስፈልጉ እርዳታ የሚፈልጉ ከሆነ በጉልበት ለምሳሌ ወደ ገጠሩ አካባቢ ከብት ማገድ ወይም መጠበቅ ሊሆን ይችላል። አጨዳ ማጨድ እህል መሰብሰብ መውቃት እነዚህና የመሳሰሉት እርሻ ማረስ የመሳሰሉት እርዳታዎችን። ስለሚፈልጉ እነዚህን እርዳታዎች ማድረግ በጣም ነው ደስ የሚለኝ ማለት ነው

የአካባቢው ገበያ እንዴት ነው የሚለው ያው በአካባቢያችን እኔ በምኖርበት አካባቢ ገበያ የሚውለው ሰኞ ማክሰኞ ቅዳሜ ነው። ስለእነዚህ ስለዚህ በሳምንት በእነዚህ በሶስቱ ቀናት ገበያ ይውላል ማለት ነው። በሌሎች ቀናትም ይውላል ግን ብዛቱ የሚቀርበው ማቴሪያል ወይም ደግሞ ገበያ ላይ የሚገኘው የቃ አይነት ብዛቱ ይቀነሳል ማለት ነው ስለዚህ ሰውም ብዙ ጊዜ ከእነዚህ ቀናቶች ውጭ ወደ ሌላ በሌላ ቀን ወደ ገበያ ብዙ አይሄድም ማለት ነው ሆዱ የመግዛቱ ልምዱ የለውም ስለዚህ በተለይ ሰኞ ከሆነ ሀሙስ ከሆነ ግን የሚፈለገው አይነት ከብት በግ ፍየል ዶሮ ሌሎችም የእህል ዘሮች ጤፍ፣ ዳጉሳ፣ በቆሎስ፣ ስንዴ የመሳሰሉት ነገሮች በቀላሉና በብዛት ማግኘት ይቻላል። በተመጣጣኝ በዋጋም ከታየ በብዛት ስለሚገቡ ዋጋቸውም የተሻለ ይሆናል ማለት ነው። በሌሎች ቀናቶች ግን ብዛትም ስለማይገባ ገዢም ስለማይኖር ብዙ ያን ያህል የሚፈልገውን ነገር ለምሳሌ እኔ ልግዛ ብዬ ብሄድ የምፈልገውን ነገር አማራጭ ራሱ አይኖርም ማለት ነው በእነዚህ ቀናቶች ግን ያለው አትክልት ቢባል ለራሱ ብዙ አትክልቶች፣ ፍራፍሬዎች ይገኛሉ። ጎመን፣ አትክልት፣ ሰላጣ፣ ሙዝ፣ ብርቱካን የመሳሰሉት ነገሮች በእነዚህ ቀናቶች ይገኛሉ ማለት ነው። ስለዚህ ገበያው ጥሩ የሚሆነው ሰኞና ሀሙስ በተለይ የተሻለ ገበያ የተሻለ አቅርቦት አለ ማለት ነው።

በትምህርት ቤት የምትወደው ትምህርት ምን ነበር? ለሚለው ከአንደኛ ክፍል ስገባ ጀምሮ በጣም የምወደው ትምህርት ሂሳብ ነው። ሂሳብን በጣም የምወደው የተሻለ ውጤት የማመጣበት ከሌሎች ተማሪዎች በተሻለ መልኩ ጥሩ የሆነ እይታ የነበረኝ ጥሩ የሆነ አስተሳሰብ የነበረኝ የነበረ ስለዚህ የትምህርት ቤት እያለሁ ከአንደኛ ደረጃ ጀምሮ እስከመጨረሻው ድረስ በሂሳብ የተሻለ ውጤት ነው የነበረኝ ማለት ነው ለዛም ነው ከአሥራ ሁለተኛ ክፍል አስረኛ ክፍል ላይ ተፈትኜ ወደ አስራ አንድ ሳልፍ ወደ ፕሪፓራተሪ ሳልፍ ወደ ናቹራል ሳይንስ የገባሁት ማለት ነው፤ ወደዛ የገባሁበት ምክንያት ምንድነው በሳይንስ የተሻለ አቅም አለኝ የተሻለ የምወደውም ነገር ስለሆነ ወደ ሳይንሱ አለም ወደ ናቹራል ሳይንስ አለም ብቀላቀል የተሻለ ውጤት አመጣለሁ ብዬ ስለማስብ ለዛ ነው ወደ ሳይንሱ ወደ ናቹራል ሳይንስ ገብቼ ከዛ ወደ ዩኒቨርሲቲም ስገባ የተሻለ ውጤት ወደማገኝበት ወደ ኢንጂነሪንግ የተቀላቀልኩት ማነው፤ ስለዚህ ሂሳብን በጣም የምወደው የትምህርት አይነት ነው።

ዝናብ ሲዘንብ ምን ታደርጋለህ? ለሚለው ጥያቄ ዝናብ ሲዘንብ ብዙ ጊዜ ወደ ቤቴ ነው የምሄደው ቤት ቢሄድ ደስ ይለኛል ምክንያቱም። ዝናብ በሚዘንብበት ሰዓት ብርድ ይኖራል ከቦታ ቦታ ለመንቀሳቀስም ጭቃ ይኖራል ጎርፍ ይኖራል። ስለዚህ በሚዘንብበት ሰዓት በአካባቢው ካለው ወደ ቤቴ ነው የሚሄደው። ከዛ ውጪ ግን ወደ ወደ ቤቶች ወደ ሌሎች ቤቶች ሻይ ቤት ከተማ ከሆነ ለምሳሌ ወደ ሻይ ቤቶች ወደ ሬስቶራንቶች ካፌዎች እሄዳለሁ። ስራ ቦታም ከሆነ ወደ ቢሮዬ ነው የሚሄደው ማለት ነው። ስለዚህ ዝናብ ሲዘንብ ብዙ ጊዜ ቤት ከሆንኩኝ ደግሞ መተኛት ደስ ይለኛል። ዝናብ ሲዘንብ ስተኛ በጣም ያስደስተኛል። ልክ ሙቀት ስለሚሆን ውጩ ደግሞ በተቃራኒው ብርድ ስለሚሆን ያንን ብርድ ለመቋቋም ምን አደርጋለሁ እተኛለሁ ማለት ነው። ስለዚህ በዚህ ሰዓት ምንድነው ወደ ቤቴ የመጠጋት ልምዱ ባህሉ አለኝ ማለት ነው። ዝናብ ሲዘንብ ማንኛውም ሰው እንደሚያደርገው ወደ ቤት መጠጋት ወይም ደግሞ ወደ ሰው ቤትም ቢሆን ጥግ መያዝ መንገድ ላይ ከሆን ደግሞ ጥላ መያዝ ጥላ በጥላ መከላከል ጃንጥላ የሚባል አለ። በጃንጥላ ወይም ደግሞ የዝናብ ልብስ መልበስ ሊሆን ይችላል። እነዚህን ነገሮች በማድረግ እከላከላለው ማለት ነው

የቤትህ ጣሪያ ምን የተሰራ ነው? ለሚለው ጥያቄ የቤቴ ጣሪያ የተሰራው ከኮንክሪት ስላብ ነው። ኮንክሪት ስላብ ማለት ብረት አለው አግሪጌት ሲሚንቶ የተሰራ ነው ማለትነው። ስለዚህ እኔ የምኖረው ደግሞ ኮንዶሚኒየም ውስጥ ስለሆነ ኮንዶሚኒየም ተከራይቼ ነው የምኖረው። ያ ኮንዶሚኒየም የተሰራው ደግሞ ጂፕላስ ስሪ ነው። እኔ ያለው ጂፕላስ ዋን ስለሆነ የኔ ጣራ ጣሪያ ምንድነው ከስላብ ነው የተሰራ ማለትነው? ስለዚህ ስላቡ የተለያዩ ቢም አለው ኮለን አለው። እንዲሁም የተነጠፈ ብረት አለ። ያንን ብረት የተለያዩ አገርጊቶችን በመሙለድ ወይም ደግሞ ኮንክሪት የሚባለው ከስሚንቶ ከአሸዋ ከጠጠር ድብልቅ የተሰራ በደንብ ዲዛይን የተደረገ። ስለሆነ ሎዱን የሰው ሎድ ሊሆን ይችላል የተለያዩ ቁሳቁሶች ሎዶች ሊሆኑ ይችላሉ። እነሱን መሸከም በሚችል መልኩ ሆኖ የተሰራ ነው ማለት ነው። ስለዚህ የኔ ጣሪያ ከኮንክሪት የተሰራ ነው ማለት ነው።

በመታጠቢያ ቤት ውስጥ ትዘምራለህ ለሚለው ጥያቄ በመታጠቢያ ቤት ውስጥ ብዙ ጊዜ አልዘምርም አልፎ አልፎ ግን የምዘምርባቸው አጋጣሚዎች ይኖራሉ ያም የሚሆነው ምንድነው? ወይም መዝሙር ሰምቼ ገብቼ ከሆነ። የሆነ ሙዚቃ ሰምቼ ገብቼ ከሆነ እዚያ ውስጥ ልዘምር እችላለሁ እንጂ። ስራዬ ብዬ አስቤበት መታጠቢያ ውስጥ መታጠቢያ ቤት ውስጥ ገብቼ ዘምሬ አላውቅም ማለት ነው። እዚያ ውስጥ ብዙ ጊዜ የማደርገው ምንድነው? መታጠቢያ ውስጥ ያው ስታጣብ። በጥንቃቄ ስልኬ እንዳይወድቅ በጥንቃቄ የማጥበውን ነገር ወይም ደግሞ የምታጠበውን ነገር ታጥቤ እወጣለሁ እንጂ የመዘመር እንትኑ የለኝም። አልነው ባሉ

ዶሮ አለ ለሚለው ጥያቄ ዶሮ የኔ በአሁኑ ሰዓት የለኝም። ግን በቅርብ ሰዓት ዶሮ ከቤተሰቦቼ ነበሩኝ። ምክንያቱም እኔ ተወልጄ ያደኩት ወደ ገጠሩ የሀገራችን ክፍል ስለሆነ። እዚያ ደግሞ ቤተሰቦቼ እናት አባቶቼ ዶሮ በማርባት ይተዳደራሉ። የራሳቸው የሆነ ዶሮ ቤተሰቦቼ የራሳቸው ዶሮ አላቸው በብዛት ባይሆንም በተወሰነ በተወሰነ መልኩ። ስለዚህ እኔም አንድ ዶሮ ሁለት ዶሮ ይኖረኝ ነበር ከዚህ በፊት። ተማሪ እያለሁም ዶሮ በማርባት ዶሮ በማርባት እነዚያን በመሸጥ እንቁላላቸውን በማስጣል በመሸጥ ነበር። ደብተር እና ስክሪብቶ ምገዛ የነበረው በአሁኑ ሰዓት ግን እኔ ከቤተሰብ ራቅ ብዬ ያለው ስለሆነ። ዶሮ ለማረባትም ቦታው በቂ ወይም ደግሞ አመች ስላልሆነ በአሁኑ ሰዓት ዶሮ የለኝም ማለት ነው። ለወደፊቱ ግን ዶሮ ለማርባት ሰፊ እቅድ አለኝ ብዛት ዶሮ ወደ ቤተሰብ ሄዶ የራሳቸውን ቤት በመስራት ምግባቸውን በማዘጋጀት ብዛት ያለው ዶሮ ለማርባት እንቁላል አስጥሎ የተሻለ ገቢ ለማግኘት ሀሳቡ አለኝ ማለት ነው።

"ከቤትህ ስራ ምን ያህል ይርቃል?" ለሚለው ጥያቄ፤ ከቤቴ እስከ ስራ ቦታ ያለው ርቀት በስክክል አይታወቅም። ግን በግምት ከአንድ ነጥብ አምስት እስከ ሁለት ኪሎ ሜትር ይርቃል ማለት ነው። ስለዚህ ይህ ርቀት ደግሞ ብዙን ጊዜ በእግር ለመጓዝ በጣም ሩቅ ነው። ሰርቪስ አለን። ዩኒቨርሲቲው ተቋሙ የሚያቀርበው ሰርቪስ አለ። ስለዚህ ያን ሰርቪስ ጠዋት አንድ ሰዓት ተኩል ላይ ከሰአት ደግሞ ሰባት ሰዓት ተኩል ላይ ወደ ግቢ ይወስደናል ማለት ነው። እንደገና ከግቢ ደግሞ ስድስት ሰዓት ተኩል ከግቢ ወደ ቤታችን ይወስደናል በተጨማሪ ደግሞ አስራ አንድ ሰዓት ተኩል ወደ ቤታችን ያደርሰናል ማለት ነው። ስለዚህ ብዙ ጊዜ ሰርቪስ ነው የምጠቀመው፤ ከዛ ውጪ ግን ታክስ እጠቀማለሁኝ ማለት ነው ሁለት ታክስ ያለው ሁለት ፌር ማታ አለው። ስለዚህ ይህን ሁለት ፌር ሁለት ፌርማታ በታክሲ እንቀሳቀሳለሁ ማለት ነው። በእግር ለመጓዝ ግን በጣም አድካሚ ነው። ከአንድ ሰዓት እስከ አንድ ሰዓት ተኩል ይፈጃል በእግር ከቤቴ እስከ ስራ ቦታ ለመድረስ ማለት ነው። ስለዚህ ይህንን ደግሞ በእግር መጓዝ በጣም አድካሚ ነው የሚሆነው አሰልቺ ነው የሚሆነው። ለስራም ለመድረስ በጣም ያዳግታል ማለት ነው ስለዚህ ከቤቴ እስከ ስራ ቦታ ያለው ርቀት በግምት ወይም ደግሞ በአቬሬጅ እንትን ሲል ከአንድ ነጥብ አምስት እስከ ሁለት ኪሎሜትር ይሆናል ማለት ነው።

የመጠጥ ውሃን ከየት ታገኛለህ ለሚለው ጥያቄ እኔ የመጠጥ ውሃዬን በአሁኑ ሰዓት የማገኘው ከቧንቧ ነው። ቧንቧ ከተማ አስተዳደሩ በየሁለት ሳምንቱ ወይም ደግሞ በየአስራ አራት ቀን አካባቢ ይለቅልናል። ስለዚህ ይሄንን የለቀቀልንን ውሃ በጄሪካ በማጠራከም በሸክላ በተሰራ እቃ በማጠራከም ወይም ነው በትልቅ ባልዲ በማጠራቀም ለአሥራ አራት ቀን እጠቀምበታለሁ ማለት ነው። ከዛ ውጪ ግን ከቤተሰብ ጋር ባለሁበት ሰዓት ከወላጅ ቤተሰቦቼ በልጅነቴ ወይም ደግሞ ወደ ስራ ቦታ ከመሄድ በፊት። ውሃ የማገኘው ከምንጭ ነው። ምንጭ አለች እዛች ምንጭ ወራጅ ናት። አመቱን ሙሉ የምትሄድ ናት ዙሪያዋን በጮፌ የተከበበች ናት። ስለዚህ ያቺ ታጥራ ሁሌ ለመጠጥ የሚሆነኝን ውሃ እዚያ አገኛለሁ ማለት ነው። ሁሉም የአካባቢው ህብረተሰብ እንዲሁም የከተማው ህዝብ ራሱ። ውሃ በማይመርበት ሰዓት እዛ ጋር በመምጣት ይቀዳል ማለት ነው ይወስዳል ውሃ ማለት ነው። ስለዚህ ያቺ ውሃ በጣም ለህብረተሰቡ ወሳኝ የሆነችው አናት በጣም ትጣፍጣለች ንጽህናዋ በጣም ቆንጆ ነው። ስለዚህ ህብረተሰቡ ያችንን አጥሮ በራሷ በተፈጥሮአዊ ታጠረች ናት ግን። ደግሞ ከብቶች ምናምን ገብቶ እንደ እንዳይሰጥሙበት ጥንቃቄ በማድረግ ያቺን ውሃ እንጠቀማለን። ማነው ግን በአሁኑ ሰዓት ውሃ የማገኘው እኔ ከቧንቧ ነው ማለት ነው

የሙዚቃ መሳሪያ መጫወት ትችላለህ? ለሚለው ጥያቄ የሙዚቃ መሳሪያ መጫወት አልችልም እኔ የትኛውንም አይነት የሙዚቃ መሳሪያ በደንብ አድርጌ መጫወት አልችልም። ግን እሞክር ነበር ልጅ እያሉ ዋሽንት እሞክር ነበር። የተወሰነ በደንብ ልምዱ ባልለምደውም ይሄ ነው የሚባል ችሎታ ባይኖረኝም ከብት በምጠብቅበት ሰዓት ከበረት ከብቶችን በማግድበት ሰዓት ዋሽንት እጫወት ነበረ። ከዚህ ውጪ ግን አንዳንድ ዘፈን ምናምን ሲሆን በብዛት ባይሆንም በተወሰነ መልኩ ሙዚቃ ከበሮ እመታለሁ ከበሮ ሰው ሲጨፍር ሲያጨበጭብ ከበሮ የሚመታ ከበሮ አለ ባህላዊ የሆነ የሙዚቃ መሳሪያ ነው። እሱንም ከበሮ እመታለሁ በምመታበት ሰዓት ህብረተሰቡ ያጨበጭባል ይጨፍራል ማለት ነው። ስለዚህ እነዚህን እሞክራለሁ እንጂ ሌሎች የሙዚቃ መሳሪያዎችን ሞክራቸውም አላውቅም ተጫዋቻቸውም አላውቅም እኔም አልችላቸውም በአሁኑ ደረጃ

አስተያየት መቀበል ትወዳለህ በጣም ነው እምወደው አስተያየት መቀበል በጣም ደስ ይለኛል ምክንያቱም ለሰራሁት ስራ አስተያየት ሲሰጠኝ ለወደፊቱ ችግር ካለብኝ ለወደፊቱ አስተካክዬ ለመስራት። ህብረተሰቡ እሚደሰትበትን ስራ ለመስራት አስተያየት በጣም ወሳኝ ነው። በጣም ከምወዳቸው ነገሮች አንዱ አስተያየት ነው። ምክንያቱም የሰራውት ስራ ትክክል ነው ትክክል አይደለም ሰው ወዶታል ወይስ አልወደደውም እሚለውን ለማወቅ ለመገምገም የግድ ከሌሎች ከተጠቃሚዎች አስተያየት መቀበል አለብኝ። አስተያየት እንዲሰጡኝም እገፋፋለሁ። ለምሳሌ በማስተምርበት ሰዓት ብዙ ጊዜ አስተያየት እጠይቃለሁ። በየቀኑ እማስተምረው ትምህርት ዛሬ እንዴት ነው ገብቷችኋል ወይ ግልጽ ነው ወይ? አካሄዳችን ምን ይመስላል? እንቀይረው ወይ ነው በዚሁ እንቀጥል የሚሉትን አስተያየቶች ሁሌ ተማሪዎችን እጠይቃለሁ አስተያየት እወስዳለሁ። እንዲሁም በሰሚስተር መጨረሻ ግምገማ አለ የስራ ግምገማ በአለቆቼ በተማሪዎቼ እና በስራ ባልደረቦቼ ግምገማ ይካሄዳል። ስለዚህ ይሄ ግምገማ ፖዘቲቩን እንድጠነክር ያደርገኛል። ኔጌቲቭ አስተያየት ካለ ደግሞ በደንብ ተዘጋጅቼ እንድሄድ ስለሚያደርገኝ አስተያየት መቀበል በጣም ነው የምወደው ማለት ነው

የስራ ቦታህ እንዴት ነው ለሚለው? ያው የስራ ቦታዬ በጣም ቆንጆ ነው ተስማሚ ነው ምቹ ነው። ድካም ብዙም የለበትም። የራሱ የሆነ የራሴ የሆነ ቢሮ አለኝ ከጓደኞቼ ጋር። የስራ ከስራ ቦታ ወደ ቤቴ የምመላለስበት የትራንስፖርት መኪና አለን። በትራንስፖርት ነው የምንመላለሰው ምሳ ሰዓት። ምሽት ደግሞ ወደ ቤት ስንመለስ ሲመሽ እና የስራ ቦታዬ በጣም ጥሩና ተስማሚ ነው። ወድጄው መረቼጬው የምኖረው ቦታ ስለሆነ በጣም አሪፍ ነው ማለት ነው። ስለዚህ ስራ ቦታዬ ላይ ያው እንደምታውቀው ብዙ ጊዜ ቢሮ ቁጭ ብዬ ሳነብ ነው የምውለው። ስዘጋጅ ነው የምለው ተማሪዎችን ለማስተማር ስለዚህ ተማሪዎችን የተዘጋጁትን ትምህርት አስተምራለሁ። ካስተማርኩ በኋላ ብሮዬ ቁጭ ብዬ ሰዓት እስከሚደርስ ደግሞ እዘጋጃለሁ ወደሚቀጥለው እንትን ወይም ደግሞ አሳይመንት ኩዊዝ ቴስት ካለ ያንን አርማለሁ። እዘጋጃለሁ ማለት ነው ስለዚህ የስራ ቦታዬ በጣም ምቹ ነው። ጥሩ የሆነ ኢንቫይሮመንት የአየሩ ንብረቱ ተስማሚ ነው ቀዝቃዛም ሙቀትም አይደለም መካከለኛ የሆነ የአየር ፀባይ ነው ያለው በጣም ነው የምወደው ማለት ነው

ወደ ስራ ምን? ልብስ ትለብሳለህ ለሚለው ወደ ስራ ስሄድ የራሴ የሆነ ልብስ አለኝ የምለብሰው ልብስ አለ። ስለዚህ ያንን ልብሴን ለብሼ ነው እምሄደው ማለት ነው የስራ ልብስ ስሄድ የራሱ የሆነ የታጠበ የተተኮሰ ልብስ ንጽህናውን የጠበቀ ልብስ ለብሼ ወደ ስራ ቦታ እሄዳለሁ ማለት ነው። ስራ ቦታ ከገባው በኋላ ደግሞ ወደ ክላስ በሚያድበት ጊዜ ጋውን እሚባል አለ ከነጭ ልብስ የሚሰራ ምክንያቱም በማስተምርበት ሰዓት ቾክ እጠቀማለሁ ቾክ ስጠቀም ደግሞ የቾክ ብናኝ አለ ያንን ብናኝ ልብሴን እንዳያቆሽሸው የምከላከልበት ጋውን አለኝ ማለት ነው። ስለዚህ ያ ጋውን ነጭ ነው በቀላሉ የሚቦሉ አቧራዎችን እሱ ጋር ያርፋሉ ማለት ነው። ስለዚህ የልበስኩት ልብስ በቀላሉ አይቆሽሽም ማለት ነው አይቆሽሽም ማለት ነው። ስለዚህ ያንን ጋውን ለብሼ ነው ወደ ስራ እምሄደው ወደ ክላስ እምሄደው ከክላስ ከወጣሁ በኋላ ግን ኖርማሊ እምለብሳቸውን ልብሶች ለብሼ ከቦታ ቦታ እንቀሳቀሳለሁ ወይም ከቢሮዬ እቀመጣለሁ ማለት ነው።

በቤት ውስጥ ወይስ በቤት ውጭ መሆን ትመርጣለህ ለሚለው? ያው ብዙ ጊዜ ከቤት ውጭ መሆን ደስ ይለኛል ያስደስተኛል። ምክንያቱም ከቤት ውጭ በመሆንበት ሰዓት ነፋሻማ የሆነ አየር ንጹህ የሆነ አየር አገኝበታለሁ ማለት ነው። እንዲሁም የፀሀይ ሙቀት በምፈልግበት ጊዜ የፀሀይ ሙቀት አገኛለሁ። ጥላም በምፈልግበት ጊዜ ደግሞ ፀሀይ በሚሆንበት ሰዓት የዛፎች ጥላ ስለሚኖር እዚያ ጋር ለመጠለል ብዙ ጊዜ ውጭ ላይ መሆን በጣም ያስደስተኛል ማለት ነው። ምክንያቱም ውጭ ላይ ብዙ የሚታዩ ነገሮች አሉ። ብዙ ሰው ሲንቀሳቀስ ይታያል እንስሳት መኪኖች እንደየቦታው ሁኔታ ደስ ይላል ማለት ነው። ምክንያቱም ቢሮ ውስጥ ከተቀመጠ ግን ከተቀመጥን ግን በጣም አየሩ አይወጣም አይገባም ሞቃታማ የሆነ አየር ነው የሚኖረው። በጣም ሳፎኬትድ የሆነ እንትን ስለሆነ ቢሮ ውስጥ መቀመጥ ብዙ ጊዜ አድካሚ ነው የሚሆነው እንደ ልብም መንቀሳቀስ አይቻልም። ውጪ ላይ ከሆነ ግን የፈለኩትን ከፈለኩ መሮጥ እችላለሁ መቀመጥ እችላለሁ መተኛት እችላለሁ መሮጥ እችላለሁ። ብዙ አጋጣሚዎች እድሎች አሉ ማለት ነው። ስለዚህ ውጭ ላይ መሆን ብዙ ጊዜ ያስደስተኛል ማለት ነው

ኢሜል ትጠቀማለህ ለሚለው ኢሜል በጣም ነው የምጠቀመው። ኢሜል ያው ወደ ስራ አለም ከገባሁ ተማሪ ወደ ዩኒቨርሲቲ ከገባሁ ጀምሮ የምጠቀመው ኢሜል ነው። ምክንያቱም ኢሜል አንደኛ ዳታዎችን እዛ ጋር አጠራቅሞ በመያዝ በም በምፈልግበት ጊዜ እዛ ጋር አውርቼ የምፈልገውን ዳታ መጠቀም እችላለሁ መረጃም ማግኘት እችላለሁ ማለት ነው። እንዲሁም ከ እኔ ወደ ሌላ ሰው ኢሜል ወይም ደግሞ መረጃ ማስተላለፍ ብፈልግ በኢሜል አማካይነት ልክለታለሁ ማለት ነው። ምንም በጣም ሴፍ በሆነ ወይ በጥሩ እንትን ማስተላለፍ እችላለሁ። እንዲሁም እሱም ያ የሚፈልገው የሰውም እኔን የሚፈልገው ሰውም በኢሜል የሚፈለገውን መረጃ ወደ እኔደ ወደ እኔ መላክ ይችላል ማለት ነው። ስለዚህ ኢሜል በጣም ጠቃሚ የሆነ መረጃ ለመ ለመረጃ መለዋወጫነት የሚያገለግል መሳሪያ ነው ብዬ ነው የምወስደው። እኔ ስለዚህ ኢሜል ብዙ ጊዜ እጠቀማለሁ። መረጃዎችንም እዛ ጋር አጠራቅማለሁ ማለት ነው። ኢሜሎች ላይ እንዳይጠፉ የምፈልጋቸው መረጃዎች እዛ ጋር ቁጭ እንዲሉልኝ ለብዙ ጊዜ አደርጋለሁ ማለት ነው

በስራ ጊዜ እረፍት ታደርጋለህ አዎ በጣም ነው በስራ ጊዜ እረፍት በመሃል በመሃል እንቅስቃሴዎችን አደርጋለሁ። እረፍት የማደርገው እንዴት ነው አንደኛ? ጠዋት አካባቢ ምናምን ከሆነ ሻይ በመጠጣት ቡና በመጠጣት አራት ሰዓት አካባቢ ላይ ወጣ ብዬ የተወሰነ እረፍት አድርጌ ከጓደኞቼ ጋር ዲስከስ በማድረግ በመወያየት ሀሳቦችን በመለዋወጥ የተወሰነ እረፍት አደርጋለሁ። ከዚህ በተጨማሪ ደግሞ በየተወሰነ የጊዜ ጋፕ ውስጥ ምን አደርጋለሁ? ሽንት ቤት እሄዳለሁ ሽንት ቤት ሽንቴን እሸናለሁ። ምክንያቱም ብዙ ጊዜ ቁጭ ብዬ ስለምውል የተለያዩ በሽታዎችንም ለመከላከል ምን አደርጋለሁ? ለእንቅስቃሴም ስለሚጠቅመኝ ወደ ሽንት ቤት ሄጄ ሽንት ቤት የመጠቀም ልምዱ አለኝ ማለት ነው። ከዚህ ውጪ ግን ወደ ዲፓርትመንት እሄዳለሁ መረጃ ካለ ምን አዲስ ነገር አለ? ብዬ መረጃዎችን እጠይቃለሁ። ወደተለያዩ የላብ ቦታዎች የካፌ መዝናኛዎች ግቢ ውስጥም የስፖርታዊ መዝናኛዎች እንደ ፑል ከረምቡላ አይነት መጫወቻዎች ስላሉ እንዲሁም ቴኒስ አይነት መጫወቻዎች ስላሉ ወደዛ ሄጄ ትንሽ አእምሮዬን ዘና አድርጌ እመጣለሁ ማለት ነው።

ቀትር ምን ትመገባለህ ለሚለው ቀትር አካባቢ ብዙ ጊዜ የምሳ ሰዓት ብዬ ነው የማስበው ስለዚህ በዚህም ምሳ ሰዓት ደግሞ ብዙ ጊዜ ከእኛ የተለመደው የምግብ ምግባችን ምንድነው? እንጀራ ነው የሚሆነው እንጀራ በወጥ ይሆናል ማለት ነው። ስለዚህ ወጥ ሲባል ደግሞ ስጋ ወጥ ሊሆን ይችላል። ሽሮ ሊሆን ይችላል ምስር ወጥ ሊሆን ይችላል ወይም ደግሞ በሌሎች አትክልታዊ አትክልታ አትክልቶች እንደ ድንች አይነት ጎመን አይነት ነገሮች አንድ ላይ ሆነው ለምግብነት ለምሳ ወይም ደግሞ በቀጥር ሰዓት የምንመገባቸው ናቸው። ከዚህ በተጨማሪ ደግሞ በቀትር ሰዓት ቡና አጠቀማለሁ ቡና ወይም ሻሂ በጣም ያስፈልጋል ምክንያቱም ሙቀቱን ለመቋቋም የግድ ትኩስ ነገር ያስፈልጋል ማለት ነው። ሙቀቱን ለመቋቋም ቡና ስንወስድ ወይም ደግሞ ሻይ ስንጠጣ ትንሽ ሙቀቱ የተወሰነ ገብ ይልልናል ማለት ነው። ስለዚህ በ በቀትር ሰዓት እነዚህን ነገሮች እመገባለሁ ማለት ነው

የስራ ቦታ ደህንነት እንዴት ነው? ለሚለው የስራ ቦታ ደህንነት በጣም ሰላም ነው። ደህንነቱ የተጠበቀ ነው። ምንም ይሄ ነገር ያሰጋኛል ተብሎም ሊታሰብ የማይችል ነው ማለት ነው። ስለዚህ ስራ ቦታ ዙሪያው የታጠረ ነው አንደኛ ዙሪያው ግቢያችን የታጠረ ነው። በግንብና በሽቦ ወይም በተለያዩ ያጥር ማጠሪያ ዘዴዎች የታጠረ ነው። ከዛ በተጨማሪም ደግሞ ጥበቆች አሉ የመከላከያ ሀይሎች ወይም ደግሞ የፖሊስ አባላት አሉ። ስለዚህ ምንም አይነት ስጋት ሊፈጠር ይችላል ተብሎ አይታሰብም። እኔም ስንቀሳቀስ ወይም ደግሞ ከቢሮዬ ቁጭ ስል ደህንነቴ በጣም እንደተጠበቀ እያሰብሁ ነው ማለት ነው። የምቀመጠው ስለዚህ ክላስም በምን ገብቼ በማስተምርበት ሰዓት እና በእኔ መካከል ያለው ግንኙነት ጥሩ ነው። ለደህንነቱን የጠበቀ ስለሆነ ምንም ያሰጋ ነገር ስለሌለው ግቢ ውስጥ ወይም ደግሞ ስራ ቦታዬ ውስጥ ምንም አይነት የደህንነት ስጋት የለም። ደህንነቱ የተጠበቀ ነው እንደፈለኩ መውጣት መግባት እችላለሁ። ስለዚህ ምንም የሚያሰጋ ነገር የለም

ከደንበኞች ጋር ትገናኛለህ አዎ ከደንበኞች ጋር እገናኛለሁ ምክንያቱም የኔ ደንበኞች ብዙ ጊዜ ተማሪዎች ናቸው። ተማሪዎችን ደግሞ ፊት ለፊት አግኝቼ የማስተምራቸው የማገኛቸው ስለሆነ ከደመኞቼ ጋር እገናኘሁ ከክላስ ውጪም የማማከር ሰዓት አለኝ ቢሮው ውስጥ የተለጠፈ የማማከርበት የጊዜ ገደብ አለ በዛ በተቀመጠላቸው ሰዓት መሰረት ይመጣሉ የተለያዩ ጥያቄዎችን ያልገባቸውን ማህበራዊም ኢኮኖሚያዊ ህይወታቸውን የሚያጋሩበት ሰዓት ስለሆነ ያ ሰዓት በዚያ ሰዓትም የመገናኘት እድሉ አለኝ ማለት ነው። ከዚህ ከተማሪዎችም ደግሞ አንዳንድ ከማህበረሰቡ ጋር ወጣ ስል ደግሞ በማህበረሰብ አገልግሎት እና በተለያዩ ጉዳዮች የመገናኘት እድሉ አለኝ ስለዚህ በምገናኝበት ሰዓት እነሱ ያለባቸውን የችግሮች ዘርዝሮ በመያዝ ለወደፊቱ ደግሞ ምን አይነት መፍትሄ ማስቀመጥ አለብን? ለምሳሌ የመንገድ ችግር ካለባቸው ያንን የመንገድ ችግር በምን መርኩ መፍታት አለብን? የሚለውን በደንብ በመሰነድ እና በመወያየት ለችግሮች መፍትሄ እናዘጋጃለን ያለማት ነው። ስለዚህ ከደንበኞቼ ጋር ሁሌ ግንኙነት አደርጋለሁ

ጊዜህን በደንብ ታስተዳድራለህ ለሚለው አዎ ጊዜህን በደንብ ነው የማስተዳድረው። እቅድ አወጣለታለሁ ለእያንዳንዱ ቀን እቅድ ከጠዋት ጀምሬ እስከ ምሽቱ አስራ ሁለት ሰዓት ድረስ ምን መስራት እንዳለብኝ። እቅድ አወጣለሁ ማለት ነው። ስለዚህ ጠዋት ከምኝታየ ተነስቸ ምን ማድረግ እንዳለብኝ ወደ ሽንት ቤት እታዳለሁ ፊቴን እታጠባለሁ ቁርሴን እበላለሁ ልብሴን እቀይራለሁ እለብሳለሁ ከዛ በኋላ ወደ ስራ ቦታ እሄዳለሁ ማለት ነው። ስለዚህ ወደ ስራ ቦታ ሄጄ የምሰራው ስራ ክላስ ካለብኝ ተማሪዎችን ማስተማር ካለብኝ ወደዛ ወደ ትምህርት እሄዳለሁ ከዛ ውጪ ግን ቢሮ እቃ ቁጭ ብዬ የተለያዩ መጽሐፍትን በማንበብ ማቴሪያሎችን በማንበብ በማገላበጥ በመማር ማስተማሩ የሚያግዙኝን ስራዎች እሰራለሁ ማለት ነው። ከዛ ውጭ እረፍት የማደርግባቸው ሰአቶችም አሉኝ ብዙ ጊዜ ክላስ የማይኖረኝ ከሆነ። ከጧት እስከ ስድስት ሰዓት ግቢ እገባና ከሰአት ወደ መዝናኛ ቦታ ሁሉ ወይም ከረምቡላ ወደ መጫወት ወይም ደግሞ ሌሎች ማህበራዊ ህይወት የሚከድ ካለ ለቅሶ ካለ ሰው የሚጠየቅ ዋይታ ነገር ካለ። ክርስትና ካለ ሰርግ ካለ ወደዚያ የመሄድ እና ማህበራዊ ህይወትን የመጠቀም ወይም ደግሞ ይሄን ግንኙነት የመፍጠር አለ ማለት ነው። ስለዚህ ጊዜዬን በደንብ ከፋፍዬ በስርዓት ነው የምጠቀመው ማለት ነው

የእቃ ቁጥጥር ታደርጋለህ? አዎ አደርጋለሁ የምትጠቀምባቸውን እቃዎች እንዳይጠፉ እንዳይሰበሩ ወይም ደግሞ እንዳይሰነጠቁ የተለያዩ ቁጥጥሮችን አደርጋለሁ። ለምሳሌ ግቢ ውስጥ በምሰራበት ሰዓት ፕሮጀክተር እጠቀማለሁ። ፕሮጀክተር በጓደኛዬ ስም የወጣ ስለዚህም በጓደኛዬ ስም የወጣውን ፕሮጀክተር ለኔ በአደራነት ሰጥቶኛል። ስለዚህ ይሄ ፕሮጀክተር ሌላ ሰው ወስዶ የሚጠቀም የሚጠቀሙ ሰዎች አሉ ስለዚህ ማን እንደወሰደው በስንት ሰዓት እንደሚጠቀምበት እጠይቃለሁ። ከዛ ውጪ ግን የማይጠቀሙበት ከሆነ ከእኔ ቢሮዬ አምቼ አስቀምጣለሁ ማለት ነው። ስለዚህ ያለኝን እቃ ላፕቶፔንም እንደዚሁ በደንብ ቁጥጥር አደርጋለሁ። አንዳንዴ ላፕቶፕ የሚዋሱ ጓደኞች አሉኝ። እነሱ ወስደው ዝምብለው ያላግባብ እንትን እንዳይሉ ማስጠንቀቂያ የመስጠት ከተመለሰም በኋላ ችግር አደረሰሁበት ከሆነ ያንን ተቆጣጥሮ ያደረሱትን ነገር ካለ እንዲያስተካክሉ ማድረግ አደርጋለሁ። ማነው እንዲሁም ከዚህ በተጨማሪ ከቤት የተለያዩ እቃዎች አሉ። ከጎረቤት ጋር እንድንዋዋስ የምንችላቸው ነገሮች ስለዚህ እነዚያን የምንዋዋሳቸውን ነገሮች በአግባቡ ወስደው እንዲመልሱ እኔም አምጥቼ ከሆነ በስራት ነው የምመልሰው ማለት ነው። ስለዚህ የእቃ ቁጥጥር አደርጋለሁ ማለት ነው

የተበላሸ ነገር ማስተካከል ትችላለህ? ይሄም አንጻራዊ ነው ሊሆን የሚችለው ምክንያቱም አዎ እችላለሁ ብዬ ብናገር ሁሉም ነገር ሁሉንም ነገር ማስተካከል አልችልም። አይ አልችልም ብዬ ብናገር ደግሞ አንዳንዴ የማስተካከላቸውን ነገሮች ይኖራሉ ማለት ነው። ስለዚህ ይሄም የተበላሸው ነገር ምንድነው የሚለውን ነገር እኔ እችለዋለሁ ወይስ አልችለውም የሚለውን መጀመሪያ ማጣራት አለብኝ ማለት ነው። ስለዚህ ለምሳሌ አንድ አምፖል ቤት ውስጥ ተበላሽቶ ከሆነ ወይም ደግሞ የኤሌክትሪክ ሲስተሙ ተበላሽቶ ከሆነ ያንን የማስተካከልበት ሁኔታ ይኖራል ማለት ነው። ከዚህ ውጪ ግን ሌሎችም የማልችላቸው ነገሮች ለምሳሌ ቴሌቪዥን ብበላሽ ያንን ቴሌቪዥን ማስተካከል መጠገን አልችልም። ባለሙያ ባለሙያ መጥቶ ፈታቶ በተማረው በሙያው መሰረት ያንን ሊፈታው ይችላል እንጂ። እኔ ቴሌቪዥን እንደዚህ ነው እንደዚህ ነው ብዬ ላስተካከል አልችልም። ግን ሌሎች እኔ አንጻራዊ የሆኑ በቀላሉ ሊተካሉ የሚችሉ ነገሮች ካሉ ማስተካከል እችላለሁ ማለት ነው። ከዚያ ውጪ ግን የምችላቸውም አሉም ማልትችላቸውም አሉም ማለት ነው

በቤተሰብዎ? ምን አይነት በዓላት ታከብራላችሁ ለሚለው ጥያቄ በቤተሰባችን ብዙ በጣም ብዙ የተለያየ በዓላትን በቀን በወር በአመት እናከብራለን ማለት ነው። በየወሩ ከምናከብራቸው ከምናከብራቸው በዓላቶች መካከል እንደው በቀላሉ ቅዱስ ሚካኤል ወራዊ ባህሉን ቅዱስ ሚካኤልን ቅዱስ ገብርኤል ቅድስት ድንግል ማርያም በሃያ አንድ ባለ እግዚአብሔር በሃያ ዘጠኝ እነዚህ በየወሩ የሚከበሩ በዕላቶች ናቸው። ከዚህ በተጨማሪ በተጨማሪ ግን አመታዊ በዓላት አሉ አመታዊ በዓላት እንቁጣጣሽ አለ ቤተሰብ ተሰባስቦ ወዳጅ ዘመድ ከሩቁ ከቅርብ ተሰባስቦ አንድ ላይ የምናሳልፍበት በዓል አለ። ይሄ የዘመን መለወጫ በዓል ነው ከዚህ በተጨማሪ በአሥራ ሰባት መስከረም አስራ ሰባት መስቀል አለ የደመራ በዓል። የተለያዩ ሁነቶች የሚካሄዱበት ደመራ ተደምሮ ጭስ ችቦ ተለኩሶ የተለያዩ ጭፈራዎች ተጨፍሮ በአንድ ላይ ቤተ ዘመድ የሚያከብረው በዓል አለ። ከዚህ ውጪ ገና ወይም ልደት የምንለው አለ የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት በዓል። በሃያ ዘጠኝ ይከበራል ታህሳስ ሳስራ ሃያ ዘጠኝ ስለዚህ ይተ ይከበራልም ቤተሰብ ሰብሰብ ብሎ ነው አንድ ላይ የሚያከብረው ማለት ነው። ከዚህ በተጨማሪ ፋሲካ ወይም ትንሳኤ ብለን የምንጠራው ፋሲካ አለ በአመቱ ፊክስድ አይደለም የሚከበርበት ቀን ግን ወደ ሚያዝያ አካባቢ በአብዛኛው ሚያዝያ ውስጥ ነው የሚከበር በዓል ነው። ስለዚህ እነዚህን እና ያ የመሳሰሉትን በዓላቶች በአመት እናከብራለን ማለት ነው።

ምን አይነት ሳሙና ትጠቀማለህ ለሚለው የምጠቀማቸው የሳሙና አይነቶች አንደኛ የገላ ሳሙና ሁለተኛ የልብስ ሳሙና ብዬ በሁለት መክፈል እችላለሁ። የልብስ ሳሙና የተወሰነ ሽታ ያላቸው የተወሰኑ የራሳቸው የሆኑ አሉ። ከዚህ በተጨማሪ ደረቅ እና ፈሳሽ ሳሙና ተብሎ የ የልብስ ሳሙናዎች ይከፈላሉ። ስለዚህ ደረቅ ሳሙናዎች የምገዛቸው በተመጣጣኝ ዋጋ የሚገዙ ሳሙናዎች አሉ። ከዚህ በተጨማሪ ደግሞ ፈሳሽ ሳሙናዎች አሉ። በእነዚህ አማካኝነት የልብሴን ንጽህና የምጠብቅበት አጋጣሚ አለ ማለት ነው። ስለዚህ የምትጠቀማቸው እነዚህ ናቸው። የገላ ሳሙና ደግሞ የተለያዩ ሽታቸው የተሻለ ሽታ ያላቸው ሰውነትንም የማጽዳት ኃይላቸው የተሻለ የሆኑ የገላ ሳሙና ሱቅ ላይ የሱፐር ማርኬት ላይ ይሸጣሉ እነዚህ ስለዚህ እነዚህን ሳሙናዎች እጠቀማለሁ ማለት ነው። ከዚህ በተጨማሪ ግን ለእቃ ማጠቢያ የምንጠቀማቸው አጃክስ የሚባል ሳሙና አለ። እንዲሁም ፈሳሽ ሳሙና አለ ለእቃ ማጠቢያ ተብሎ የሚዘጋጅ እነዚህን ሳሙና አይነቶች እጠቀማለው ማለት ነው። ስለዚህ የልብስ ሳሙና አሉ የልብስ የፈሳሽ እና የጠጣር ተብሎ ይከፈላሉ የገላ ሳሙና አለ። የእቃ ማጠቢያ አለ ማለት ነው በእነዚህ ሳሙናዎች ነው የምጠቀመው ማለት ነው

የይለፍ ቃልህን ትጠብቃለህ ለሚለው ጥያቄ? አዎ በደንብ ነው የምጠብቅ የይለፍ ቃል ብዙ የይለፍ ቃል አሉ ስለዚህ እነዚህን ቃሎች ወይም ደግሞ እነዚህን ቁጥሮች እጠብቃለሁ ማለት ነው። ስለዚህ ለምሳሌ ሞባይል ባንኪንግ እጠቀማለሁ ሞባይል ባንኪንግ ስትጠቀም የይለፍ ቃል ይጠይቀኛል ስለዚህ ያቺንን ቁጥር ሌላ ሰው በማያውቅብኝ መልኩ በሲስተም እኔ እይዛትና እጠቀማለሁ ማለት ነው። ሌላው ፌስቡክ ለምሳሌ የፌስቡክ አካውንት ስጠቀም የራሴ የሆነ የይለፍ ቃል አለኝ። የ የኢሜል ወይም ጂሜል ስትጠቀም የራሱ የሆነ የይለፍ ቃል አለኝ። ቴሌግራም ስጠቀም ቴሌብር ስጠቀም እነዚህ ሁሉ የራሳችሁ የሆነ የይለፍ ቃል ያላችሁ ስለሆኑ እነዚህን ነገሮች ጠብቄ ሌላ ሰው እንዳይሰማብኝ እንዳያይብኝ ምክንያቱም ያ ሰው ከያዘው እኔን ልዘረፍ እችላለሁ ማለት ነው። ወይ ለምሳሌ ሞባይል ባንኪንግ ቁጥሬን ካወቀብኝ ብር ሊያወጣብኝ ይችላል። የፌስቡክ አካውንቴን ካወቀው መረጃ ሊለቅብኝ ይችላል። እና የተለያዩ የይለፍ ቃሎች አሉ እነሱን በስርዓት ጠብቄ ነው የሚይዘው ማለት ነው።

በቤትህ ምን አይነት የቤት እቃዎች አሉ? ለሚለው በቤቴ ውስጥ የተለያዩ አይነት እቃዎች አሉ ሶፋ አለኝ፣ ለመቀመጫነት የሚያገለግል ሶፋ አለኝ የተለያዩ ወንበሮች አሉ፣ ኩርስ የሚባሉ ወንበሮች ማለት ነው ከፕላስቲክ የተሰሩ ወንበሮች አሉኝ፣ እነዚህ ለመቀመጫነት የምጠቀምባቸው እቃዎች ናቸው። ቴሌቪዥን አለኝ የተለያዩ ምግቦችን ቶሎ እንዳይበላሹ የምትጠቀምበት ፍሪጅ አለ፣ ቴሌቪዥን አለኝ መረጃዎችን የማገኝበት የተለያዩ የቴሌቪዥን ድራማዎችን፣ ቪዲዮ ፊልሞችን፣ ዜና የማየበት የምከታተልበት እነዚህ አሉኝ። እንዲሁም ልብሶች ቁሳቁሶች ለምግብ መስራነት የምትጠቀምባቸው የተለያዩ ድስቶች አሉኝ፣ ለእንጀራ ማስቀመጫነት የምጠቀምበት እቃ መደርደሪያ ወይም የእንጀራ መደርደሪያ፣ ለውሃ መያዣነት የምንጠቀምበት ጄሪካን፣ ባልዲ የተለያዩ ቁሳቁሶች አሉኝ፣ ከዚህም በተጨማሪ ለልብስ ማስቀመጫነት የምትጠቀምበት ቁም ሳጥን እና የመሳሰሉት የቤት እቃዎች አሉ ማለት ነው።

የምትወደው ጣፋጭ ምግብ ምንድነው? ለሚለው እኔ በጣም የምወደው ጣፋጭ ምግብ ኬክ ነው። ኬክ በጣም እወዳለሁ። ያው ኬክ የሚሰራው በተለያዩ ነገሮች ቢሆንም እኔ ግን ኬክ በጣም የምወደው ምግብ ነው። ስለዚህ ኬክን ለተለያዩ ፕሮግራሞች ለምሳሌ የልጆችን ልደት በማከብርበት ሰዓት እጠቀመዋለሁ እገዛዋለሁ እንዲሁም የተለያዩ በዓላት በሚኖሩበት ሰዓት ቤት ውስጥ አንዳንዴ ኬክ ይዘጋጃል ማለት ነው። ስለዚህ ኬክ በጣም የምወደው ምግብ ነው። ከዚህ በተጨማሪ ግን በሁለተኛ ደረጃ ማር አለ። ማር በጣም የምወደው ጣፋጭ ምግብ ንቦች ከተለያየ ማር አበባ ቀስመው ዙሮ ቀስመው የሚያዘጋጁት በሽታ ለመከላከል የሚያገለግል በጣም ወሳኝ የሆነ ጣፋጭ ምግብ ነው ማለት ነው። ስለዚህ ማርን በየወቅቱ በየሰአቱ በመግዛት ከሚያመርቱ የህብረተሰብ ክፍሎች በመግዛት ማረን ለምግብነት እጠቀማለሁ ማለት ነው።

ማብሰል ትችላለህ ለሚለው አዎ ማብሰል እችላለሁ የተለያዩ የሚበሰሉ ነገሮችን ምግቦችን ማብሰል እችላለሁ ምክንያቱም ለተወሰነ አመታት ወንድ ላጤ ሆኜ ወይም ደግሞ ሚስት ሳላገባ ብቻዬን ነው የኖርኩት ማለት ነው። ስለዚህ በነዛ ወቅቶች የራሴ የሚሆነውን ምግብ በማብሰል በማዘጋጀት ነው። እተዳደር የነበረው ለምሳሌ ወጥ እሰራለሁ ወጥ ስሰራ ግን ሽሮ ቤተሰቦቼ ያዘጋጁልኛል ስለዚህ ሽሮ በርበሬ እና የተለያዩ ቅመማ ቅመሞችን ቅመማ ቅመሞችን ቤተሰቦቼ አዘጋጅተው ይሰጡኛል ስለዚህ ይሄን ተዘጋጅቶ የተሰጠኝን ጥሬ እቃ በመጠቀም ሽሮ መስራት እችላለሁ ማለት ነው። ሽሮ እሰራለሁ ከዛ እንጀራ እጋግራለሁ ያው እንጀራ ከጤፍ ነው ከእኛ አካባቢ ብዙ ጊዜ የሚዘጋጀው ስለዚህ ይሄንን ማዘጋጀት እችላለሁ ማለት ነው። ስለዚህ ሌሎችንም ለኔ ይሆናሉ ይጠቅማሉ ብዬ የማስባቸውን የተለያዩ ምግቦችን ማዘጋጀት ገንፎ ቂጣ ማዘጋጀት እና ማብሰል እችላለሁ ማለት ነው

ከስራ ሰዓት በኋላ ትሰራለህ? ለሚለው አዎ ከስራ ሰዓት በኋላ ወደ ቤት በመሄድ የተለያዩ ስራዎችን እሰራለሁ ብዬ ነው የማስበው። ምክንያቱም ከምሰራው ስራ በተጨማሪ የራሴ የሆነ ገቢ የማመ ማመነጭበት ፑል ቤት አለኝ ፑል እና ከረም ቡላ ቤት አለኝ ስለዚህ እዚያ ፑል እና ከረንቡላ ቤት በመሄድ ደንበኞቼን ጓደኞቼን አጫውታለሁ አዝናናለሁ ማለት ነው እኔም ገቢ አገኛለሁ ማለት ነው። ከዚህ በተጨማሪም ቤት ውስጥ የተለያዩ የሚሰሩ ስራዎች አሉ ለምሳሌ ልጆችን መንከባከብ ማጫወት ማዝናናት ከቤት ውስጥ የዋሉትን ልጆች ወደ ውጭ ወስዶ እንዲዝናኑ ማድረግ እችላለሁ ማለት ነው። ከዚህም በተጨማሪ ውሃ ካለ ልብስ ማጠብ የልጆች ልብስ አለ የኔ ልብስ አለ የባለቤቴ ልብስ አለ ስለዚህ ይህንን ልብስ በማጠብ ባለቤቴን አግዛለሁ ማለት ነው። ከዚህም በተጨማሪ ደግሞ ሌሎች ስራዎች እቃ ማጥብ ማስተካከል ሊሆን ይችላል። ውሃ መቅዳት ሊሆን ይችላል እነዚህን እና የመሳሰሉትን ስራዎች ከስራ በኋላ እሰራለሁ ማለት ነው። ቤቴ ውስጥ

ፀሀይ ስትጠልቅ መመልከት ትወዳለህ? ለሚለው ጥያቄ አዎ መመልከት እወዳለሁ። ፀሀይ ልክ ሙቀቷን ስትሰጠን ውላ ብርሃኑን ስትሰጠን ውላ ልክ ማታ አስራ ሁለት ሰዓት አካባቢ አስራ ሁለት ሰዓት ተኩል አካባቢ ትገባለች ወይም ትጠልቃለች በተለምዶ ይባላል፤ ስለዚህ በዚህ ሰዓት ደግሞ የአየሩ ሁኔታ በጣም ደስ የሚል ነፋሻማ ቦታ ስለሆነ የአየር ፀባይ ስለሚኖረው በዛ ሰዓት ወጣ ብዬ ወክ የማድረግ ልምዱ አለኝ ፀሀይም ስትጠልቅ በጣም ደስ የሚል ድባብ ልክ በምትጠልቅበት አካባቢ የተለየ ከለር ይዛ ስለምትመጣ ያንን ከለር ያንን ተፈጥሮአዊ ሁነት የማየት ሳይ በጣም ነው የምንደሰተው ማለት ነው፤ ስለዚህ በዚያ ሰዓት ምንድነው የማደርገው አንደኛ ስራ የዋለ አእምሮዬን ዘና የማደርግበት ስለሆነ በእግር የመጓዝ ድምዱ የመንቀሳቀስ ከአንድ ቦታ ወደ ቦታ ወደ ሌላ ቦታ የመንቀሳቀስ ብዙን ጊዜ ልጆቼን ይዤ የማደርግበት ስለሆነ በጣም ደስ የሚል አእምሮንም ዘና የሚያደርግ ስለሆነ ልክ ፀሀይ ስትጠልቅ መመርከት በጣም ደስ ይለኛል ማለት ነው።

ማታ ከስራ በኋላ ምን ታደርጋለህ ለሚለው ከስራ በኋላ ማታ በሚሄድበት ሰዓት? ቤት ብዙ ጊዜ ልጆቼን ነው የምንከባከበው ልጆቼን የማጫወት የምንከባከብ ባለቤቴ እራት ልትሰራ ትችላለች ወይም ሌላ ስራ በምት ስለምትሰራ በዚያ ሰዓት ልጆችን ይዤ ወይ ጊዜ ከሆነ ወይም ያልመሸ ከሆነ ምንድነው የማደርገው ልጆቼን ይዤ ወደ ውጭ አንቀሳቅሳቸዋለሁ እንዲዝናኑ እንዲጫወቱ ኳስ ከልጆች ከጎረቤት ልጆች ጋር እንዲጫወቱ አደርጋለሁ። ከዛ ውጪ ግን ከመሸ ማታ ምንድነው የማደርገው ለእነሱ እንከባከባለሁ። ቴሌቪዥን ዜና አዳምጣለሁ ዜና አዳምጣለሁ። ድራማ ቲቪ ነገር ቲቪ ድራማ ካለም ያንን እከታተላለሁ። ከዛ ውጭ ሶሻል ሚዲያ ፌስቡክ እና ቲክቶክ የተወሰነ የማየት እድሉ ይኖረኛል ማነው በዚያ ሰዓት እረፍት ስለሆኑኝ። ከስራ መልስ ስለሆነ በስራ ተጨናንቀው አእምሮዬን ዘና ለማድረግ ቲክቶክ እና ፌስቡክ ወይም ሌላ ቴሌግራም ነገር አያለሁ ማለት ነው። ከዚህ ውጪ ደግሞ ከባለቤቴ ጋር ስለ ውሎ ስራው ስለ ቀን ውሎዋ። ወይም ደግሞ ስለኔ ቀን ውሎ እንወያያለን ዲስከስ እናደርጋለን ማለት ነው። ስለዚህ በማታ ሰዓት እነዚህን ስራዎች እሰራለሁ ማለት ነው

አቧራ ችግር ይፈጥርብሃል? አዎ አቧራ በጣም ነው ችግር የሚፈጥርብኝ አቧራ? ምንድነው የሚያደርገው አንደኛ ልብስ ያቆሽሻል። ልክ በሚቦንበት ሰዓት ከመሬት ያሉ ቆሻሻ ነገሮችን እያነሳ ወደ እኛ ወደ ሰውነታችን ነው። የሚጥልብን ስለዚህ ልብሳችን ሰውነታችን ይቆሽሻል። ማነው ከዚህ በተጨማሪም የተለያዩ አቧራዎችን በሽታ አምጪ የሆኑ ባክቴሪያዎች ፈንገሶች ወይም ደግሞ ቫይረሶች ሊሆኑ ይችላሉ ወደ አይናችን ሊያስገባብን ይችላል ማለት ነው። ስለዚህ አቧራ በጣም ነው ችግር የሚፈጥርብን አንደኛ ከአንድ ከቦታ ወደ ቦታ በምንቀሳቀስበት ሰዓት አቧራ ካለ እንደፈለግን መንቀሳቀስ መጓዝ አንችልም። ልክ የእይታ እይታችንን የማየት ችሎታችንን ይቀንስብናል ማለት ነው። አቧራው ካለ አይናችን ውስጥ ስለሚገባ አይናችንን እንጨፍናለን። አይናችን ስንጨፍን ደግሞ በምንፈልገው ፍጥነት ወደምንፈልገው ቦታ መሄድ አንችልም ማለት ነው። ስለዚህ አንደኛ ሰውነታችንን በአቧራ ያቆሽሽብናል ሁለተኛ ደግሞ እይታችንን ይከለክላል ማለት ነው። ስለዚህ ሁለተኛ ደረጃ ደግሞ አካባቢ ያሉ ቁሳቁሶችን እያነሳ ነው የሚሄደው አቧራ በሚቦንበት ሰዓት። ቁሳቁሶችን እያበላሸ ቤቱንም እያበላሸ በጣም በሽታዎችን ከአንድ ቦታ ወደ ሌላው ቦታ እያስተላለፈ ስለሚያድ አቧር በጣም ችግር ይፈጥራል

እህል መፍጨት ታውቃለህ አዎ እህል ይፈጫል እህል ለተለያዩ ነገሮች ለማዋል ይፈጫል ማለት ነው። ተፈጥሮአዊ ይዘቱ ይቀየራል ለምሳሌ ቦቆሎ። ይበጠርና ወዴት ይሄዳል ወደ ወፍጮ ቤት ወይም ደግሞ የእጅ መፍጫ ካለ በእጅ መፍጫ ይፈጫል ማለት ነው። ስለዚህ ያ የተፈጨው እህል ዱቄት ይባላል ማህኖ። ስለዚህ ከተፈጨ በኋላ የሚገኘውን ዱቄት ለምግብነት ለዳቦ ሊሆን ይችላል ለገንፎ ሊሆን ይችላል ለእንጀራ ሊሆን ሊሆን ይችላል። በተለያዩ ነገሮች እንጠቀምበታለን። ማነው ስለዚህ የተለያዩ ነገሮች ይፈጫሉ። ጤፍ ይፈጫል ቦቆሎ ዳጉሳ ስንዴ እና የመሳሰሉት እንዲሁም በርበሬ አተር ለሹሮ የሚያገለግለው አተር። በተለያየ መንገድ ይከካና ይፈጫል ማለት ነው። ስለዚህ የተለያዩ ነገሮች ይፈጫሉ እኔም በድሮ ሰዓት ከወላጆቼ ጋር በምኖርበት ሰዓት። ከእናቴ ጋር አብሬ ወፍጮ የማድንም ሁሉ ነበረኝ። አሁንም ከባለቤቴ ጋር ወፍጮ ቤት በመሄድ ወፍጮ አስፈጫለሁ

የሽያጭ ምግቦች አሉህ ለሚለው እኔ ማዘጋጃቸው የሽያጭ ምግቦች የሉኝም። ምንድነው እኔ የማደርገው? ለነዛ ሊኖራቸው የሚችሉ የሽያጭ ምግቦች ሊኖሩ የሚችለው ምግብ ቤት የራሱን የቻለ ሬስቶራንት ሲኖር ነው። እኔ ግን ሬስቶራንት ወይም ደግሞ ምግብ ቤት ወይ ሻይ ቤት ስለሌለኝ የሽያጭ ምግቦች የሉኝም። ስለዚህ እኔ ጋር ከቤት ሊኖሩ የሚችሉት ለቤት ምግብ የሚውሉ ምግብነት የሚያገለግሉ በየእለቱ የምንጠቀማቸው እንደ እንጀራ ዳቦ እና የተለያዩ ድንች አዝእርት ቆሎ ቦቆሎ አይነት ምግቦች ቤት ውስጥ ይኖራሉ። ከዚያ ውጪ ግን ለሽያጭ አንጠቀምባቸውም ለሽያጭ ብዙ ጊዜ የሚጠቀሙ አርሶ አደሩ አምርቶ የሚያመጣቸው የተለያዩ የሽያጭ ምግቦች ይኖራሉ። ለምሳሌ ጎመን አትክልት ነገሮች ብርቱካን ሙዝ እንዲሁም እንጀራ ጋግረው የሚሸጡ ሰዎች አሉ። እንጀራ ዳቦ የሚሸጡ ሰዎች አሉ። እኛ ግን ለቤታችን እንጠቀማለን እንጂ ለሽያጭ የምንጠቀምባቸው ምግቦች የሉንም

"የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው?" ለሚለው በትርፍ ጊዜዬ ምንድነው የማደርገው፤ አንደኛ ከልጆቼ ጋር ነው ትርፍ ጊዜዬን ማሳለፈው። ልጆቼ ጋር ምንድነው የማደርገው እዝናናለው ልጆች ብዙ ጊዜ ቤት ላይ ተዘግቶባቸው ስለሚውሉ ወደ ውጭ መውጣት ይፈልጋሉ። ስለዚህ እነዚህ እነዚህ ልጆች ወደ ምሽት አካባቢ በተለይ ፀሀይ ብርድ በሚልበት ሰዓት ነፋሻማ የሆነ አየር ጥሩ ቀዝቀዝ ቀዝቀዝ ያለ አየር በሚኖርበት ሰዓት ልጆችን አውጥቼ ከልጆች ጋር ከጎረቤት ልጆች አጫውታለሁ ማለት ነው። ከዛ በተጨማሪ ግን የራሴ የሆነ ፑል ቤት ስላለኝ አብዛኛውን ጊዜዬን ትርፍ ጊዜዬን ማሳልፈው እዚያ ነው። ሰራተኛም ታጫውታለች ግን እኔም ፍሪ ከሆንኩኝ እዛ ጋር ሄጄ ምንድነው አግዛታለሁ ወይም ደግሞ እኔም አብሬ የሚጫወት ሰው ካለ አብሬ እጫወታለሁ። ስለዚህ ሰውን እንዲዝናና አደርጋለሁ ማለት ነው። ስለዚህ እዛ ጋር እኔ በምኖርበት ሰዓት በተለይ የተሻለ ገቢ ይኖራል ማለት ነው። እኔ የማጫውታቸው ሰዎች ብዙ አሉ። ስለዚህ እነዚያ ሰዎች እኔ ስኖር አንዱን ይዤው ስቆይ አንዱ ሰው ይመጣል። ስለዚህ በዚያ መልኩ የተሻለ ገቢ ለማግኘት እዚያ ፑል እና ከረምቡላ ላይ ነው የማሳልፈው ማለት ነው።

በስራ ላይ ችግሮችን ትፈታለህ? አዎ በስራ ላይ በጣም ነው ችግሮችን የምፈታው። ምክንያቱም ችግሮች ካልተፈቱ ስራ ተሰራ ብዬ አላምንም። እኔ በግሌ ስለዚህ የተለያዩ ችግሮች ሊፈጠሩ ይችላሉ። ስለዚህ እነዚያን የተፈጠሩ ችግሮች በደንብ ከጓደኞቼ ጋር በመመካከር፣ ከአረቆቼ ጋር ሊሆን ይችላል፣ ከተማሪዎች ጋር ሊሆን ይችላል ወይም ሌሎች ከሚመለከታቸው አካሎች ጋር በመሆን ችግሩ የተፈጠረው ችግር እንዲፈታ ማድረግ እችላለሁ ማለት ነው። በቃ ከዛ ውጭ ግን ከነችግሩ ዝም ብዬ የምቀመጥ ከሆነ ስራ እንደሰራሁ አልቆጥረውም። ስለዚህ የተለያዩ ችግሮች ያጋጥማሉ። ለምሳሌ በተማሪዎች በኩል የሚመጣ ችግር አለ። በጓደኞቼ በኩል የሚመጣ ችግር አለ፣ በራሴ የሚመጣ ችግር አለ። ስለዚህ እነዚህን ችግሮች ምንድነው የማደርገው እወያያለሁ ከሚመለከተው አካል ጋር። ስለዚህ የተሻለ ሀሳብ እንዲሰጡኝ እኔም የተሻለ ሀሳብ አለኝ የምለውን በማንበብ ሊሆን ይችላል ሰዎችን በመጠየቅ የተለያዩ ዘዴዎችን በመጠቀም ችግሮችን የመፍታት ልምዱ አለኝ ማለት ነው።

ፎቶዎችን የት ታስቀምጣለህ ለሚለው? ፎቶዎቼን በተለያየ ቦታ ነው የማስቀምጠው አንደኛ በሶፍት ኮፒ መልክ ስልኬ ላይ ቴሌግራም ፌስቡክ እና አተለያዩ መገናኛ ብዙሆች ብዙሃን ላይ ዘዴዎች ላይ አስቀምጣለሁ ማለት ነው። ከዚህ ውጪ ግን ፕሪንት የተደረጉ ፎቶዎችም የታጠቡ ፎቶዎችን እንደማለት ነው። እነሱን ግን ማስቀመጥ አንደኛ አልበም አለኝ ራሱን የቻለ የፎቶ ማስቀመጫ አልበም አለኝ በተለያየ ወቅት የምንነሳቸውን ፎቶዎች እዚህ አርብም ላይ አስቀምጣለሁ ማለት ነው። እስከ ልጅነቴ ጀምሮ የተነሳኋቸውን ፎቶዎች ወይም በተለያየ አጋጣሚ የማገኛቸውን የጓደኞቼን ፎቶዎች የቤተሰቦቼን የእናት የአባቴን ፎቶዎች እዛ ጋር አስቀምጣለሁ ማለት ነው። ከዛ በተጨማሪ ደግሞ በትልቅ በፍሬም ደግሞ ግድግዳ ላይ በመስቀል የማስቀመጥበት አጋጣሚ አለ ማለት ነው። ስለዚህ በተለያዩ ጊዜ ለመርቃት የተነሳኋቸውን ፎቶዎች ወይም ደግሞ በተለያየ ኬዝ በትልቁ ያሳጠብኳቸውን ፎቶዎች ግድግዳሬ ወይም ደግሞ የፎቶ ማስቀመጫ ቴብል ላይ አስቀምጣለሁ ማለት ነው። ስለዚህ በዚህ መልኩ ፎቶዎቼን አስቀምጣለሁ

በምን ሰዓት ትተኛለህ? ለሚለው ጥያቄ እኔ የምተኛበት ሰዓት ብዙ ጊዜ ከምሽቱ አራት ሰዓት እስከ አራት ሰዓት ተኩል አካባቢ ነው። እኔ የምተኛው ይሄ የተለመደ የኔ የምኝታ ሰዓት ነው። ብዙ ጊዜ ከዚህ ሰዓት ነው ከዚህ ውጪ ከተኛሁ ግን እንቅልፍ እምቢ ይለኛል ሰአቱን ካሳለፉትም መተኛት አልችልም። ቀድሜም ብተኛ መተኛት አልችልም ማለት ነው። ስለዚህ በአብዛኛው ከአራት ሰዓት እስከ አራት ሰዓት ተኩል ባለው ጊዜ እተኛለሁ። አስራ አንድ ሰዓት አካባቢ ደግሞ ነቃለሁ ማለት ነው። ስለዚህ ብዙ ሰዓት የምተኛው አራት ሰዓት ነው። እስከዛ የተለያዩ ስራዎችን በመስራት እቆያለሁ። ለምሳሌ ማታ ማታ ያው ሁለት ሰዓት ከአንድ ሰዓት እስከ ሁለት ሰዓት አካባቢ ብዙ ጊዜ እስከ ሁለት ሰዓት ተኩል ዜና ነው የማዳምጠው። ዜና ያለው ከዛ ጎን ለጎን የተ የተለያዩ ሶሻል ሚዲያ ሚዲያዎችን እከታተላለሁ ፌስቡክ ቴሌግራም ቲክቶክ ጎን ለጎን እንትን እላለሁ ማለት ነው። ከዚያ ውጪ ልጆችን እንከባከባለሁ። ተከታታይ ድራማዎች ካሉ ደግሞ የምከታተላቸው ካሉ እነሱን ጠብቄ እከታተላለሁ ማለት ነው። ለምሳሌ ዘወትር ሳምንትሳ በየሳምንቱ ሀሙስ ሀሙስ ሶስት ሰዓት የሚጀምር እስከ አራት ሰዓት በስንቱ የሚባል ድራማ ላይ ያንን ሁሌ እከታተለዋለሁ ማለት ነው። ስለዚህ የተለያዩ ነገሮችን መጸሀፍ በማንበብ በመዘጋጀት ለትምህርት ለነገው ስራ እስከ አራት ሰዓት ቆያለሁ ከዛ ውጪ ግን እተኛለሁ ማለት ነው

በቡድን መስራት ትወዳለህ? በቡድን መስራት በጣም ነው ደስ የሚለኝ ብዙውን ጊዜ ውጤታማም ያደርገኛል ስለዚህ በቡድን ብዙ ጊዜ በጓደኛ በስራ ባልደረባ በቤተሰብ በመደራጀት አንድ ላይ ስንሰራ በጣም ነው የሚመቸኝ የምወደው ማለትነው። ለምሳሌ ከጓደኛዬ ጋር ጥናት እንኳን በምናጠናበት ጊዜ ለማስተማር በምንዘጋጅበት ጊዜ ሁለት ሆነን አንድ ላይ ዲስከስ እያደረግን ስናነብ ብዙ ጊዜ አይፈጅብንም ነገሮችን በደንብ ለመያዝ አናላይዝ ለማድረግ ማለት ነው። ስለዚህ በጋራ መስራት በቡድን መስራት በጣም ነው የምወደው ማለት ነው። ከዚህ በተጨማሪ ደግሞ ወደ ገጠሩ የሀገራችን ክፍል በህብረት የሚሰራበት አጋጣሚ አለ ማለት ነው። ቤተሰቦቻችን ለምሳሌ አጨዳ ጤፍ ሲያጭዱ ዳጉሳ ቦቆሎ ወይም የተለያዩ አዝእርቶችን በሚሰበስቡበት ጊዜ። ምንድነው የሚያደርጉት ጎረቤቱ ዘመድ አንድ ላይ በግሩፕ ሆኖ በቡድን ሆኖ ስራዎችን ይሰራል ማለት ነው። ያጭዳል ዛሬ የአንዱን ያጭዳል ነገ የአንዱ ይታጨዳል ከነገ ወደበስቲያ ደግሞ የአንዱ ይታጨዳል ቤት የሚሰራ ከሆነ እንዲሁ በጋራ የአንዱ ቤት ይሰራል ማለት ነው። ስለዚህ እኔም የዚያ ባህሉ የዚያ ተጽዕኖም ስላለ አሁንም በማነብበትም ሰዓት ብዙ ጊዜ ጓደኛዬ ፍሪ ከሆነ ከጓደኛዬ ጋር አብሬ ሳነብ ነገሮች ቀለል ይሉልኛል ማለት ነው። ስለዚህ በቡድን መስራትን በጣም ነው የምወደው ማለት ነው

በእጅ መጽሐፍ ትወዳለህ አዎ በጣም ነው በእጅ መጽሐፍ የምወደው ምክንያቱም ብዙውን ጊዜ የምጽፈው በእጅ ነው። በሌላ በኮምፒውተር በምናምን የመጻፍ ልምዱ እንደውም የለኝም ብል ነው የሚሻለኝ በእጄ መጻፍ ግን በጣም ነው የሚቀለኝ በጣም ነው የምፈጥን። በደንብ አስተካክዬ ያሉ እንትኖችም መጻፍ እችላለሁ ማለት ነው። እንደውም ብዙ ጊዜ በምማርበት ተማሪ እያለሁ በተለይ ደግሞ ዩኒቨርሲቲ እያለሁ ምንድነው የማደርገው? መምህሩ ሲያስተምር በእጄ እጽፋለሁ እጽፋለሁ ሁሌ ማለት ነው ኖት የራሴን ሾርት ኖት። ከሚናገራቸው መምህሩ ከሚናገራቸው እኔ ዋና ዋና ፖይንት የምላቸውን እዛ ጋር እወስዳለሁ። ልክ ፈተና ለፈተና ስዘጋጅ ብዙ ሳላነብ እሱ የተናገራቸውን ዋና ዋና ፖይንቶች የተወሰነ አየት አየት በማድረግ። የምፈልገውን እውቀት ለፈተና ያዘጋጀኛል ማለት ነው። ስለዚህ በእጅ መጻፍ በጣም የሚያስደስተኝ የሆነ ስብሰባም ሲሆን የሆነ ቦታም ሲሆን የተለያዩ ሾርት ኖቶችን መያዝ በጣም ደስ ይለኛል ማለት ነው። ስለዚህ በስልክ ወይም ደግሞ በሌላ ሚንስ ኦፍ መጻፍ ከምጽፍ ይልቅ በእጄ ብጽፍ ደስ ይለኛል ማለት ነው

የስራ ምግባር ታከብራለህ? ለሚለው ጥያቄ አዎ በደንብ ነው የማከብረው የስራ ስነ ምግባር የግድ መከበር አለበት አንድ ሰው ወደ ስራ በሚገባበት ሰዓት የተቋሙ የራሱ የሆነ ህግና ደንብ አለው ስለዚህ ያንን ህግና ደንብ ያንን ምግባር ያንን ስነ ምግባር አንድ ሰራተኛ ማከበር አለበት ማለት ነው፤ ስለዚህ እኔም እንደማንኛውም ሰራተኛ እንደማንኛውም የመንግስት ሰራተኛ የሚጣልብኝን መብትና ግዴታዬን አውቄ የግቢውን ስነምግባር አክብሬ ነው የምንቀሳቀሰው ማለት ነው፤ ስለዚህ እኔ ደግሞ እንደ መምህርነቴ የመምህርነት ስነምግባሮች አሉ። የተማሪን ውጤት በስርዓቱ ያላድሎዊነት አርሞ ፈትኖ አርሞ ለሚመለከተው አካል ማስገባት የኔ ስነ ምግባር ነው ማለት ነው፣ ሞራላዊ ስነ ምግባሬ ነው ማለት ነው፤ ስለዚህ ይህንን እኔ በትክክል አድርጌዋለሁ ብዬ ነው የማስበው ምንም ቢሆን ምን ቢመጣ ምን ሁሉንም ተማሪው ሁሉንም በኩል አይን በማየት የውጤታቸውን በትክክል የራሳቸውን የተመዘኑበትን ውጤት በትክክል አስቀምጣለሁ ብዬ ነው የማምነው፤ ስለዚህ የኔ ስነምግባር ደግሞ የሚለካው ከዚህ ከዚህ አንፃር ስለሆነ የስራ ምግባሬን እናከብራለሁ ብዬ ነው የማስበው።

የህዝብ ማመላለሻ ትጠቀማለህ ለሚለው አዎ የህዝብ ማመላለሻ በጣም ነው የምጠቀመው ምክንያቱም እኔ የራሴ የሆነ የቤት መኪና ስለሌለኝ ማለት ነው። ስለዚህ እኔ የምጠቀመው ብዙ ጊዜ። ከቤቴ ወደ ስራ ቦታ ከስራ ቦታ ወደ ቤቴ እንዲሁም ከቤቴ ወደ ተለያዩ ቦታዎች ለስራ በሚሄድበት ጊዜ ዘመድ በሚጠይቅበት ጊዜ ወይም ደግሞ ለተለያዩ ለቅሶዎች ለደስታ ለሀዘን ሰርግ ክርስትና በምሄድበት ጊዜ የምጠቀመው የህዝብ ማመላለሻ ማመላለሻ አውቶብስ ነው ማለት ነው። ስለዚህ ብዙ ጊዜ ለምሳሌ ከዚህ እኔ የምኖረው ከደብረ ማርቆስ ወደ የዳንግላ ቤተሰቦች የሰዕድ የህዝብ ማመላሻው ተውተው ተጠቅሜ ነው የሚሄደው ማለት ነው። ስለዚህ የህዝብ ማመለሻ አውቶቡስ መጠቀም ብዙ ጊዜ ለትራፊክ ደህንነትም የተሻለ ነው ብዬ ነው የማስበው። ምክንያቱም ብዙ ሰዎች በተወሰነ አንድ መኪና ሲሄዱ የሚያወጡት ኢነርጂ ኢንቫይሮመንት ከመበከል የራሴን መኪና ይዤ ከምሄድ ይልቅ በህዝብ ትራንስፖርት ብጠቀም የተሻለ ይሆናል ብዬ ስለማስብ። ይሄን የህዝብ ማመላለሻ እጠቀማለሁ ማለት ነው